እሺ ቤት ይላል ቤት የሚለው ቃል እንግዲህ አቻ የእንግሊዘኛ ትርጉሙ ሀውስ ወይም ሆም የሚል ሁለቱም ቤት የሚለውን ቃል መወከል ይችላሉ። እና እንግዲህ በሰው የሰው ልጅ በህይወት በሚኖርበት ሰዓት ማጣት የሌለበት የግድ ማግኘት ያለበት ሶስት መሰረታዊ ነገሮች አሉ ከእነኚህ ሶስት መሰረታዊ ነገሮች መካከል ቤት ቅድሚያ የሚሰጠው ነው ሁለቱ ሌሎቹ መጠለያ እና ምግብ ናቸው። እንደሚታወቀው እንደሚታወቀው መጠለያ ልብስ እና ምግብ ማለት ነው መጠለያ ልብስና መጠለያ ማለት በሌላ አማርኛ ቤት ነው። ስለዚህ እንደሚታወቀው ምግብ የመጀመሪያው የሰው ልጅ መሰረታዊ ነገር ነው። በህይወት ለመኖር ለመንቀሳቀስ እና ጉልበት አግኝቶ ስራዎችን ለመስራት በመጀመሪያ ሰው ምግብ ያስፈልገዋል። ምግብ ከበላ ምን ያገኛል ሀይል ያገኛል። ሀይል ካለው ደግሞ የሰው ልጅ መንቀሳቀስ ይችላል የሚፈልገውን ነገር ሁሉ ማድረግ ይችላል ማለት ነው። ምግብ ካልበላ ግን በራሀብ ምክንያት ጉልበቱ ይደክምና በህይወት የመቆየት እድሉ በጣም ዝቅተኛ ይሆናሉ ማለት ነው። ሁለተኛው ደግሞ ልብስ ነው። ልብስ የሰው ልጅ ከተፈጠረ አለም ከተፈጠረ ጀምሮ የሰው ልጅ አዳም በሚፈጠርበት ሰዓት በመጀመሪያ አዳም የጸጋ ልብስ ነበረው። ይላል መጽሐፍ ቅዱስ እና አዳም እና ሄዋን ከተፈጠሩ በኋላ ሁለቱም የጸጋ ልብስ ከፈጣሪ ተሰጧቸው። ልብስ አያስፈልጋቸውም ነበር ምክንያቱም በተፈጥሮ የተሰጣቸውን ልብስ ነበረ። ነገር ግን ኢየሱስ ክርስቶስ ወይም እግዚአብሔር አታርጉ ያላቸውን ነገር ተላልፎ በማድረጋቸው እሱን ነገር ህጉንና ስርአቱን ሳያከብሩ ሲቀሩ ጸጋቸውና ለብሳቸው ተገፈፈ ማለት ነው። በዛ ሰዓት እርቃናቸውን እንደሆኑ እርስ በእርሳቸው ተያዩ እና አፈሩ ይላል። ወደ ጫካም ሄደው ቅጠል ለበሱ የሚል ታሪክ አለና። ስለ ልብስ ስናዋራ የመጀመሪያው እርቃናችንን ሀፍረተ ስጋችንን የምንሸፍንበት መሸፈኛ ሲሆን ሁለተኛው ደግሞ ሰውነታችንን ከብርድና ከቁር እንዲሁም ከተለያዩ ጎጂ ነገሮች የምንከላከልበት ሽፋን ነው። ልብስ ማለት እና ልብስ ሁለተኛው የመሰረታዊ ፍላጎት ከሚባሉ ነገሮች መካከል የሚመደብ ነው። ሶስተኛው እና የመጨረሻው ቤት ነው። ቤት ወይም መጠለያ ማለት ነው። ቤት እና መጠለያ ተመሳሳይ ስለሆነ። ቤት እንግዲህ የሰው ልጅ ስራውን ሰርቶ ሲንቀሳቀስ ውሎ ማታ ገብቶ የሚያርፍበት ቀን ማረፍ ቢፈልግ ከፀሀይ ከቁር ከጠላት ከተለያዩ ጎጂ ነገሮች ራሱን የሚከላከልበት ድንበር ያለው ግድግዳ ያለው ጣራ ያለው ነገር ቤት እንለዋለን። ስለቤት ስንዋራ እንግዲህ በተለያየ መንገድ ከፍለን ማየት እንችላለን። እሱም የጭቃ ቤት እና የብሎኬት ቤት ብለን በሁለት እንከፍለዋለን ማለት ነው። የጭቃ ቤት የሚባለው የጭቃ ቤት የሚባለው ግድግዳው የሚሰራው ከ እንጨት ሲሆን እንጨቶችን የተለያዩ ጠንካራ የምንላቸው በተለይ ከባህር ዛፍ ነው። ብዙ ጊዜ የሚሰራው ከባህር ዛፍ ግድግዳ የሚባሉ እንጨቶችን ቆርጠን ፈልጠን እነሱን ከቆረጥን እና ከፈለጥን በኋላ ጉድጓድ ቆፍረን እንገደግዳቸው። እና በማገር እናያይዛችኋለን ከዛ ከላይ ደግሞ የባጥም ሀገር የሚባል እንትን አለ እሱን ተጠቅመን ከላይ የቆርቆሮ ጣራ እንመታበታለን ማለት ነው። በሌላ አባባል ደግሞ የሳርም ሊሆን ይችላል የሳር ጣራ የሳር ጣራ ልንጠቀም እንችላለን አቅማችንን የማይፈቅድ ከሆነ ቆርቆሮ ገዝተን ቤት መስራት የማንችል ከሆነ ዙሪያውን ገድግደን ከላይ የጣራ ማገር ከመታን በኋላ ጣራውን ሳር ማልበስም እንችላለን ማለት ነው። ይሄ የእንጨት የጭቃ ቤት እንለዋለን። የብሎኬት ቤት የሚባለው ደግሞ የብሎኬት ቤት የሚባለው በዙሪያውን ግድግዳውን እንጨት ባደረግነው ፋንታ ጭቃ ባደረግነው ፋንታ ብሎኬት ይሆናል ማለት ነው። መሰረቱን በ ኮንክሪት ካአጣነው በኋላ ኮለኖችን እናቆማለን። ከኮለን በኋላ ደግሞ ቢሞችን ከላይ እናስራለን። ከዛ ግድግዳው ብሎኬት ይደፈናል መሃል ለመሃል ፓርቲሽኖቹን በብሎኬት ይሰራሉ። ከዛ ከላይ ያለው እንደ ቆርቆሮ አቅማችን መጠን ቆርቆሮ ወይም ጣራ የመግዛት አቅማችን ላይ ተወስኖ ጣራውን ከትንሽ እስከ ትልቅ ጥራት ያለው ቆርቆሮ መጠቀም እንችላለን ማለት ነው። ስለዚህ ቤት በምንሰራበት ሰዓት በዋናነት የጥቃ ቤት ነው ወይስ የብሎኬት ቤት ነው የምሰራው የሚለውን? ራሳችንን መጀመሪያውን እንወስናለን ከዛ በኋላ ደግሞ ከወሰንን በኋላ ወደ ስራው እንገባለን ማለት ነው። ስለዚህ ስለ ቤት ያለኝ ትንታኔ ይሄን ይመስላል።

ስምምነት ይላል ስምምነት እንግዲህ በሁለት ሰዎች መካከል በሁለት ሰዎች መካከል መስመር ማስያዝ እና በመነጋገር ነገሮቹን አንድ አይነት አመለካከት አንድ አይነት ሀሳብ ይዞ ሁለት በሁለት ጎራ ተከፍለን እንኳ አንድ አይነት አመለካከት እና አንድ አይነት አስተሳሰብ ባይኖረንም የሁለታችንንም ሀሳብ እንዲቀራረብና ወደ አንድ እንዲመጣ የራሳችንን አስተዋጽኦ በማድረግ ስምምነት ማረግ እንችላለን ማለት ነው። ለምሳሌ ሁለት ሻጭና ገዢ ስምምነት ሊያደርጉ ይችላሉ። ለምሳሌ ሚሸጥ ሰው ዋጋውን ውድ አድርጎ ለምሳሌ ቤት ሚሸጥ ከሆነ ዋጋውን ውድ አድርጎ ቤት መሸጥ ሊፈልግ ይችላል። የሚገዛ ሰው ደግሞ በተቻለው መጠን ዋጋው ዝቅ ያለ ዋጋው ዝቅ ያለ ቤት ነው መግዛት የሚፈልገው። እና በሻጭና በገዢ መካከል በዋጋ በኩል ያለመስማማት ያለመግባባት ነገሮች ይፈጠራሉ። ነገር ግን ሻጭ ቤቱን መሸጥ ይፈልጋል። ገዢ ደግሞ ቤቱን መግዛት ይፈልጋል በሁለታቸው መካከል ፍላጎት ካለ አንድ የጋራ የሆነ ኢንተረስት ፍላጎት አለ ማለት ነው። የጋራ የሆነ ፍላጎት አለ። አንደኛው የመግዛት ፍላጎት አለ ሌላኛው ደግሞ የመሸጥ ፍላጎት አለ ማለት ነው። ስለዚህ ይሄን ፍላጎት ወደ አንድ አምቶ ስምምነት መፍጠር ነው። ስምምነት ሚባለው። ለምሳሌ ሻጩ መጀመሪያ ካሰበው ዋጋ ላይ የተወሰነ እንዲቀንስ ማረግ እንዲቀንስ ማረግ። ገዢው ደግሞ መጀመሪያ ካሰበው ዋጋ ላይ ትንሽ እንዲጨምር ማረግ በማረግ ምሃል ላይ በሁለቱ ወገኖች መካከል ስምምነት እንዲፈጠር መስራት ይቻላል ማለት ነው። ስምምነት እንዲፈጠር መስራት ይቻላል። በዚህ መንገድ በሻጭና በገዥ መካከል በሻጭና በገዥ መካከል ያለውን ስምምነት መቋጨት። ይቻላልና ስምምነት የሚባለው በሁለቱ ወገኖች መካከል በሀሳብ የተለያዩ ወገኖች በሀሳብ በአመለካከት እና በተለያዩ ነገሮች የተራራቁ ሰዎችን በማገናኝት ሀሳባቸው እንዲስማማ እንዲቀራረብ እንዲነጋገሩ ተደርጎ ስምምነት እንዲፈጥሩ ማረግ ነው። ስምምነት እንግዲህ በተለያየ መንገድ ማሰር ይቻላል። የመጀመሪያው በውል ማሰር ይቻላል። በውል ማሰር ይቻላል። ሽማግሌ ውል ስንል የሽማግሌ ውል ማለት ነው። ከሽማግሌ ውል ስምምነቱን ይታሰራል። ሽማግሌ ውል ሲታሰር ያው ውል የሚፃፍበት የተለያዩ መንገዶች አሉ። ውሉ ከተፃፈ በኋላ ውሉ ከተፃፈ በኋላ። ሽማግሌዎቹ ይህ ውል ይህ ስምምነት ሲፈጸም በአይናችን አይተናል እማኝ ነን ብለው ይፈርማሉ ማለት ነው። አይተናል ስምምነቱን ተስማምተዋል። ይህ ስምምነት በየትኛውም ቦታ ተፈጻሚ ይሆናል ሚል እንትን ያርጋሉ ስምምነት ያርጋሉ ማለት ነው። እና በዚህ መንገድ ማረግ ይችላሉ መስማማት ይችላሉ። ሌላኛው ደግሞ ሌላኛው ስምምነት በህግ የሚጸና ስምምነት አለ። በህግ የሚጸና ስምምነት ይህ ማለት ምንማለት ነው? ለምሳሌ ውልና ማስረጃ ከተፈራረሙ ከተወዋሉ በኋላ ይህ ውልና ማስረጃ ላይ የነበረው ነገር ውልና ማስረጃ ላይ የነበረው ነገር የሽማግሌ ነው እንጂ ህጋዊ አይደለም። የሽማግሌ ነው ህጋዊ አይደለም በህግ የሚጻናበት መንገድ ይኖራል። ለምሳሌ እነዚህ ሰዎች ከአንደኛው ስምምነቱን ከጊዜ በኋላ ቢያፈርስና አልተስማማውም ቢል ይህ የሽማግሌ ውል ፍርድ ቤት ቀርቦ በፍርድ ቤት ተቀባይነት ሚኖረው ሁኔታ ሊኖር ይችላል። ነገር ግን ብዙ ጊዜ ህጋዊ እንዲሆን ውሉ መጀመሪያ ህጋዊ እውቅና ሊኖረው ይገባል ማለት ነው። ምክንያቱም ይህ ውል ህጋዊ እውቅና እንዲኖረው የራሱን የቻለ ሂደቶች አሉት። ሽማግሌዎቹ የፈረሙበትን ውል ወደ ውልና ማስረጃ ወስዶ ውልና ማስረጃ ላይ ሚከፈል ሁለት ፐርሰንት ክፍያ አለ ለወልና ለመንግስት የሚከፈል ሁለት ፐርሰንት ክፍያ አለ። የተሸሻጡትን ወይም የተገዛዙትን ሁለት ፐርሰንት ለምሳሌ ሁለት ሚሊየን ብር ተሻሽጦው ተገዛዝተው ከሆነ ሁለት ፐርሰንቱ አርባ ሺ ብር ይሆናል ማለት ነው። ይህን አርባ ሺ ብር ለመንግስት ለውልና ማስረጃ ቢሮ በማስገባት ውሉ ህጋዊ እንዲሆንና በህግ ፊት የጸና እንዲሆን መደረግ ይችላል ማለት ነው። በዚህ መንገድ የሽማግሌዎችን ውል ወደ ህጋዊ ስምምነት መቀየር ይችላል። ወይም ደግሞ ስምምነቱን በህጋዊ ማስረጃዎች ህጋዊ ማስረጃ ማለት ቤት የሚሸጥ ከሆነ እንደ ፕላን እና ካርታ አይነት እንትኖች ስሙ ሙሉ ሙሉ እንዲዞር ማድረግ ይቻላል። በዚህ መንገድ ስምምነትን መፈጸምና ህጋዊ ማድረግ ይቻላል። ስለ ስምምነት የነበረኝ ይሄ ነው

ረቡ ይላል ረቡ በሳምንት ውስጥ ካሉ ሰባት ቀናት መካከል አንደኛው ነው። ከእነዚህ ሰባት ቀናት መካከል ብንዘረዝር እሁድ እሰኞ ማክሰኞ ሮብ ረቡ ሀሙስ አርብ ቅዳሜ የሚሉ ሰባት ቀናትን መዘርዘር እንችላለን። እንግዲህ ከእነዚህ ሰባት ቀናት የመጀመሪያው ቀን ማነው? የመጨረሻው ቀንስ ማነው የሚል ጥያቄ በተደጋጋሚ ይነሳል። ይህ ጥያቄ ደግሞ በብዙዎች ዘንድ አነጋጋሪም አጨቃጫቂም ሀሳብ ነው። እና ይሄን ሀሳብ ለምሳሌ። የመጀመሪያው ቀን ማነው የሚለው? የመጀመሪያ ቀን የሚለው ከሃይማኖት አንፃር እግዚአብሔር አለምን የፈጠረበት ወይም መፍጠር የጀመረበት ቀን ማነው ከሚለው እንነሳለን ማለት ነው። እንግዲህ እንደ መጽሐፍ ቅዱስና እንደ ሌሎች የሃይማኖት መጽሐፍት። መረጃ ከሆነ። እግዚአብሔር ፍጥረታትን ይህን አለም መፍጠር የጀመረው እሁድ ቀን ነው ማለት ነው። እሁድ ሰማይና ምድርን የፈጠረበት ቀን ነው። ሰኞ እጽዋትና አዝርት የተፈጠሩበት ማክሰኞ እንስሳት የተፈጠሩበት ሮብ እያለ ከእሁድ ጀምሮ እስከ አርብ ድረስ በእያንዳንዱ ቀን ፍጥረታትን ፈጥሯል ማለት ነው። አርብ ላይ የመጨረሻው ለሰው ልጅ የሚስማሙ ነገሮችን ለሰው ልጅ የሚያስፈልጉ ነገሮችን ፈጥሮና ሰጥቶ ከጨረሰ በኋላ አርብ እለት አስፈላጊ ሆኖ አስፈላጊ ሁሉ ተፈጥሮ ሲያልቅ የሰውን ልጅ ወይም አዳምን ማለት ነው። እና አዳም የተፈጠረው ለአዳም የሚያስፈልጉ እንስሳት እጽዋትና ሌሎች ተፈጥሮአዊ ነገሮች ውሃ እሳት የሚባሉ በሙሉ ተፈጥረው ካለቁ በኋላ የሰውን ልጅ ወይም አዳምን አርብ ለተፈጠረው ማለት ነው። ከእሁድ እስከ አርብ ድረስ እግዚአብሔር ስራ ላይ ነበረ የሰው ልጅ በመፍጠር ተፈጥሮን በመፍጠር ይህን አለም በመፍጠር ማለት ነው። ነገር ግን ቅዳሜ እረፍት ነበረ ቀዳሚ ሰንበት ትባላለች ቅዳሜ ቅዳሜ እረፍት ነበረ። በዚህ መንገድ ከ በሳምንት ውስጥ ካሉ ሰባት ቀናት መካከል ሁሉንም በስራ ላይ ስድስቱን በስራ ላይ አሳልፎ ቅዳሜ ወይም ሰንበት የምትባለዋ እረፍት ያደረገባት ናት ማለት ነው። እና አሁን አሁን ከአዲስ ኪዳን በኋላ እሁድ እንደ ሰንበት የሚቆጠርበት ነው። በብሉይ ኪዳን ግን ሰንበት የሚባለው እረፍት የሚወሰድበት ቅዳሜ ነች ማለት ነው። ቅዳሜ ቀን እረፍት ይወሰዳል። ሰንበት ነው ከዛ ውጪ ከእሁድ ጀምሮ በብሉይ ኪዳን ጊዜ እስከ አርብ ድረስ የምንፈልገውን ስራ አለማዊ ለእኛ የሚጠቅመንን ለእኛ የበጃል ያልነውን ለምግባችን ለህይወታችን ለማህበራዊ ኑሮ የሚሆኑ ነገሮችን በሙሉ እንሰራለን። ከሳምንት አንድ ቀን ግን አስራት ነች ወይም ለእግዚአብሔር የምንሰጠው ሰዓት ነው ማለት ነው። ለእግዚአብሔር መስጠት ያለበትን ሰዓት ለእግዚአብሔር መስጠት አለብን ለእኛ ማድረግ የለብንም መስረቅ የለብንም ማለት ነው። እንደ ስርቆ ስለሚቆጠር እና ለቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚባል አባባል አለ። ቄሳርን ለቄሳርን ማለት መንግስት ህዝቡን በሚችለው አቅም ከእግዚአብሔር በታች ያገለግላል ደህንነቱና ሰላሙን ለማስጠበቅ ይሰራል። ለዚህ ለሚሰራበት ነገር ደግሞ ለሚያገልግልበት ነገር የሚገባውን ግብር መክፈል ወይስ አላለብንም ማለት ነው። ግብር ይከፈላል ስለዚህ እሱን ግብር ለመንግስት እንሰጣለን። በተመሳሳይ ደግሞ ይሄን አለም ለፈጠረ መንግስትንም ህዝቡንም ለሚጠብቅ ሁሉንም ለሁሉም ገዢ የሆነ ሁሉንም የሚያገለግል ለእግዚአብሔር አስራት በኩራት መስጠት መቻል አለብን ማለት ነው። የማለት እግዚአብሔር ይበላዋል እግዚአብሔር ይጠቀምበታል ማለት አይደለም። ለራሳችን ግን መንፈሳዊ ህይወታችንን ለመምራት ቤተ እግዚአብሔሮችን ለመገንባት የቤተክርስቲያኖችን ለመገንባት የተቸገሩትን የተራቡትን ለመጠየቅ የታረዙትን ለማልበስ። ድጋፍ የሚፈሉ ወገኖች በሙሉ ድጋፍ ለማድረግ በዋናነት የሚያገለግለን አስራት የሚባል ከመቶ አስር እጅ ማለት ነው። አስራት ማለት ከመቶ አስር ፐርሰንት ለእግዚአብሔር ለሃይማኖታችን መስጠት መቻል አለብን ማለት ነው። እና ስለ ረቡ ስናወራ ረቡ ማለት የ የሳምንቱ

አቀራረብ ይላል። አቀራረብ እንግዲህ ምናልባት በእንግሊዘኛው አቻ ይሆናል ብዬ የማስበው ቃል ፕረዘንቴሽን የሚል ቃል ይሆናል። አቀራረብ። አቀራረብ ማለት የሰራነውን ነገር ያደረግነውን ነገር ያለንን ነገር ለሌላ ሰው ለማሳየት ለሌላ ሰው ለማስጎብኘት እንዲሁም ለመሳወቅ የምናቀርበው የምናቀርብበት መንገድ አቀራረብ ወይም ፕረዘንቴሽን እናለዋለን። እንግዲህ ስለ አቀራረብ ስናወራ ስለ አቀራረብ ስናወራ ብዙ ጊዜ የሰራነውን ነገር መድረክ ላይ ለማስተቸት። አስተያየት ለመቀበል በዛውም ለማስተካከል እንዲያግዘን ከሌሎች ሰዎች እርዳታ የምንፈልግበት ነገር ሲኖር እናቀርባለን መረክ ላይ እናቀርባለን። መድረክ ላይ ካቀረብን በኋላ። ገምጋሚዎች ይኖራሉ አቀራረባችን እንዴት ነው የሚለው ስራችን እንዴት ነው? የስራው ጥራት ምን ይመስላል? በተፈለገው መንገድ ተሰርቷል ወይ የሚሉ ጥያቄዎች ከሚሉ ጥያቄዎች ጋር የተገናኙ ነገሮችን። ግምጋሚዎቹ ይመዘግባሉ ይይዛሉ ማለት ነው። ስለዚህም ገምጋሚዎች በመጀመሪያ የተሰራውን ነገር ይገመግማሉ። ከዛ በኋላ እሱን ከገመገሙ በኋላ አቀራረባችን ያያሉ የተሰራውን ነገር በጥሩ ሁኔታ አቅርበነዋል አላቀረብንም የሚለው። ይታያል ይገመግማል ማለት ነው። እና ስለ ግምገማ ስናወራ በዋናነት በሁለት አይነት መንገድ ማየት እንችላለን። የመጀመሪያው ምንድነው? ስራው በደንብ ተሰርቷል ወይ? ሁለተኛው ደግሞ የተሰራውን ስራ በአግባቡ አቅርቦታል ወይ የሚለው ሁለት ዋና ዋና ነገሮች አሉ። እና ስራው ተሰርቷል ወይ የሚለው ላይ። ምናልባትም የአቀራረብ ጥያቄ ላይሆን ይችላል እሱ የሳይንስ ጥያቄ ይጠየቃል። ለምሳሌ ሪሰርች ከሆነ የምናቀርበው ሪሰርቹን ጨርሰን ለሱ የጨረስንበት ከጨረስን በኋላ ለገምጋሚዎቹ የምናቀርበው። ነገር ሊሆን ይችላል እና ሪሰርቹ በሳይንቲፊክ በሆነ መንገድ ተሰርቷል ወይ? የመረጃ ያሰባሰባችን መረጃ የሰበሰብንበት መንገድ ጥራቱን የጠበቀ ነው ወይ? አለም አቀፍ መመሪያዎችን የተከተለ የመረጃ አሰባሰብ ሂደት ወይም ዘዴ ተጠቅመናል ወይ? ሌሎችም እንደዚህ ተመሳሳይ ጥያቄዎች ስለ መረጃ አሰባሰብ ይጠየቃሉ። ልክ መረጃ አሰባሰቡ ካለቀ በኋላ ደግሞ የአሰራር ሂደቱ ምን ይመስላል ወይም የሜትዶሎጂ የምንለው ምን ይመስላል? ለጥናቱ ለተስራበት መንገድ የአሰራር ሂደቱ የተቀመጠው የአሰራር ሂደት ተስማሚ ነው ወይ በትክክልም በዚህ መንገድ ነው ወይ የሚሰራው የሚለውን በተመሳሳይ ጥያቄዎች ይጠየቃሉ። ከዛ ከእሱ ጋር በተገናኘ ስራውን የሰራው አካል በትክክል ይተነትላል መልስ ይሰጣል ማለት ነው። ከዛ በኋላ ልክ የአሰራር ሂደቱን ከጨረስን በኋላ ስራው ስራው የስራው ውጤት በትክክል ኢንተርፕሬት ተደርጓል ወይ የሚል ጥያቄም በተመሳሳይ ይነሳል። የስራው ውጤት በትክክል ኢንተርፕሬት ተደርጓል ወይ የሚል ጥያቄ ይነሳል ማለት ነው። እና ለዚህ ለእነኚህ ጥያቄዎች የሚሆን ትክክለኛ መልስ መያዝ አለበት አቅራቢው ወይም አቀራረቡ ጋር በሚያቀርብበት ሰዓት እነዚህ ነገሮች ተመልሰው ከሆነ ምናልባትም ከገምጋሚዎች ጥያቄዎቹ ላይ እነሱ ይችላሉ። መጀመሪያ በአቀራረብ ሂደት ላይ የተነሱ ነገሮች ከሆኑና በግልጽ የተቀመጡ ነገሮች ከሆኑ በጥያቄ መልክ በግምገማ መልክ ግምገሚዎቹ ላነሱት ስለሚችሉ። መጀመሪያ ተሰርቷል ማለት ነው። ካላነሱት አለዛ ግን ምናልባትም ገምጋ እንትኑ ስራውን የሰራው አካል ወይም አቅራቢው እነዚህን ነገሮች አንስቷቸው እንኳን ግልጽ ያልሆኑና ግልጽ ያልሆኑና በስህተት ተሰርተዋል ብለው የሚያምኗቸው ነገሮችን ግልጽ እንዲሆኑና እንዲታረሙ ጥያቄዎችንና አስተያየቶችን ሊያቀርቡ ይችላሉ ገምጋሚዎቹ ማለት ነው። እና እነዚህ ገምጋሚዎች አስተያየት እና ጥያቄ በሚያቀርቡበት ሰዓት አቅራቢው በስነ ስርዓት ጥያቄያቸውን ተረድቶ ለጥያቄው መልስ መስጠት መቻል አለበት። እና አቀራረብ አንድን ነገር የመስራት ብቃት ብቻ ሳይሆን የሰራነውን ነገር በጥሩ መንገድ ማቅረብ አቀራረባችንን ትልቅ ዋጋ ያስከፍለናል ማለት ነው። ስለዚህ ስራችንን ስናቀርብ በጣም ትሁት በሆነ መንገድ ገምጋሚዎችን ባከበረ መልኩ ስራችንን ማቅረብ ይጠበቅብናል ማለት ነው። ስለ አቀራረብ የነበረኝ እይታ

ባንክ ይላል ባንክ በአማርኛ። ቤተንዋይ ወይም የገንዘብ ቤት የሚባል ነገር አለ። የገንዘብ ቤት ማለት ገንዘብ የምናጠራቅምበት ገንዘባችን የምናስቀምጥበት ቤት ማለት ነው። እንግዲህ የባንክ ስራ ከመጀመሩ በፊት ሰዎች ገንዘባቸውን ሀብታቸውን የሚያስቀምጡበትና የሚደብቁበት ነገር ይቸገሩ እንደነበረ ከታሪክ መረዳት እንችላለን። በተለይ ደግሞ እንግዲህ የገንዘብ ወይም ኖት የወረቀት ገንዘብ ከመፈጠሩ በፊት። ሰዎች ወርቃቸውን ብራቸውን በጣም የከበሩ የሚባሉ ማዕድናትን ለሌባ የተጋለጡ በመሆናቸው ምክንያት የሚቀብሩበትና የሚደብቁበት መንገድ ሀብታቸው አላግባብ እንዲበተንና በአግባቡ እንዳይያዝ ያደርግ ነበር ማለት ነው። ያደርጋል። በተለይ ብዙ ጊዜ አይተን ከሆነ የድሮ ሰዎች ታላላቅ የሚባሉ ሰዎች ሀብታቸውን በእንስራ ደብቀው መሬት ውስጥ ይቀብሩ ነበርና አልፎ አልፎ እነዚህ የተቀበሩ ወርቆችና የተቀበሩ ነገሮች ሲገኙ ሲወጡ ይታያል ማለት ነው ሲወጡ ይታያል ማለት ነው። በዚህ መንገድ በዚህ መንገድ ሀብታቸውና ንብረታቸውን ይደብቁ ነበር። እሱ ነገር ግን አንደኛ ሀብታቸው ለሌባ እንዲጋለጥ ያደርጋል። ሁለተኛ ደግሞ ንብረታቸውን ቆፍረው ከቀበሩ በኋላ ድጋሚ የማግኘት እድላቸው ዝቅተኛ ነው። ወይ ለቤተሰብ አይሆንም ወይ ለነሱ አይሆንም ምክንያቱም ሚስጥሩን እነሱ ብቻ የሚያውቁት ከሆነ ቤተሰብም ሳይጠቀምበት እነሱም ሳይጠቀሙበት ያልፋሉ ማለት ነው። እና ይሄ ነገር በጣም አስፈሪና ሀብታችንን በአግባቡ ወይም እንዳንይዝ የሚያደርገን ነገር ነበረ። በእርግጥ ወዶ አይደለም የሚቀብሩት ምክንያቱም ከፍተኛ የሆነ ለሌባ መጋለጥ ስላለ ከፍተኛ የሆነ ችግር ስላለ ነው የሚቀብሩት ማለት ነው። ከዛ ውጪ ከዛ ውጪ በቀላሉ ቤት ውስጥ ቢያስቀምጡት ሙሉ ለሙሉ በዘራፊዎች በሽፍቶች እንደሚሰረቅ ስለሚያውቁ መደበቅ ነው ምርጫቸው የሚሆነው መደበቅ ነው ምርጫ የሚሆነው ማለት ነው። እና በዚህ መንገድ ሀብታቸውን ባንክ ከመመስረቱ በፊት ያስቀምጡና ይደብቁ ነበረ። ከጊዜ በኋላ ግን ከጊዜ በኋላ የወረቀት ብር ወይም ኖታ የሚባል መጣና እያንዳንዱን የገንዘብ የሀብት መጠን ወደ ብር ተቀየረ ከዛ ባንክ ማስቀመጥ ተጀመረ ባንክ ተጀመረ ማለት ነው። ባንክ ወደ ኢትዮጵያ የገባው እንግዲህ በአፄ ምኒሊክ ዘመነ መንግስት በአንድ ሺህ ዘጠኝ መቶ አምስት አካባቢ ወደ ኢትዮጵያ ባንክን አስገቡ። እና ባንክ በሚገባበት ሰዓት ሰዎች ብራቸውን ባንክ ውስጥ ማስቀመጥ ፍቃደኛ አልነበሩም ምክንያቱም እንዘረፋለን የሚል ስጋት ስለነበራቸው ማለት ነው። እንደውም ለምሳሌ አንድ የሚወራ ባንክ የመጣ አካባቢ ለመጀመሪያ ጊዜ ብሩን ባንክ ያስቀመጠ ሰውዬ ባንክ ያስቀመጠ ሰውዬ ጠዋትና ማታ ባንኩን የባንኩን ጥበቆች እየሄደ ብሩ ደና አደረ እያለ ይጠይቅ ነበር አሉ። ብሩ ደና አደረ እያለ ሲያልፍና ሲያገድም ጠዋት ሄዶ ያረጋግጣል ማታ ተመልሶ መጥቶ ደህና ማዋሉን ይጠይቃል እና በዚህ መንገድ የሚያስቅና ፈገግ የሚያሰኝ ተሞክሯል ለማለት ነው። ስለዚህ ስለ ባንክ ስናወራ የባንክ አመታት በዚህ ይሄን ይመስላል። ኢትዮጵያ ውስጥ የመጀመሪያው ባንክ እንግዲህ ባንክ ኦፍ አቢሲኒያ ነው የአቢሲኒያ ባንክ የሚባለው ማለት ነው። ከዛ በኋላ የኢትዮጵያ ንግድ ባንክ ወይም የኢትዮጵያ ብሄራዊ ባንክ የሚባለው ቀስ በቀስ ሌሎች የግል ባንኮች በከፍተኛ ሁኔታ እየጨመሩ መጡ ማለት ነው። እነዚህ የግል ባንኮች ከግል ባንክ መስፋፋት ጋር ተያይዞ የፋይናንስ ኢንዱስትሪው በከፍተኛ ለውጥ ውስጥ ይገኛል። ይህ ከፍተኛ የሆነ የፋይናንስ ለውጥ ደግሞ ተጠቃሚዎቹ ጥሩ የሆነ አገልግሎት እንዲያገኙ ያግዛቸዋል። በተለይ አሁን አሁን ሁሉም የበሚባል መልኩ ባንኮች የሞባይል ባንክ አገልግሎት ስራን አስጀምረዋል። ይሄ የሞባይል ባንክ አገልግሎት ማለት ዜጎች ሞባይላቸውን በመጠቀም ወደ ባንክ ሳይሄዱ ሁሉንም አይነት አገልግሎት ባንካቸው ላይ የሚያገኙበት በጣም ዘመናዊ የሆነ የአሰራር ስርዓት ነው ማለት ነው። እና ስለ ባንክ ሲነ

ኮምፒውተር ይላል። ኮምፒውተር በዘመናዊ ቴክኖሎጂ የመጣ የቴክኖሎጂ ውጤት ነው። በተለይ ባለፉት ሁለት አስርት አመታት አካባቢ የተፈጠረ የሰዎችን ስራ በእጅጉ የሚያቀልና ነገሮች ቀላል እንዲሆኑ ሰዎች ስራቸውን በቀላሉ መስራት እንዲችሉ የሚያግዝ የቴክኖሎጂ ውጤት ነው። ስራችንን በኮምፒውተር ስንሰራ እንግዲህ ኮምፒውተር ክህሎት ያስፈልገናል የኮምፒውተር ክህሎት ያስፈልገናል የኮምፒውተር ክህሎት ካለን ስራችን በጣም በአጭር ጊዜ አንድ ቀን እና ሁለት ቀን የሚፈጅብን ስራ በአንድ ሰዓት መከወን እንድንችል የኮምፒውተር ዲቫይስ በሃይለኛው ያግዘናል ማለት ነው። ስለ ቴክኖሎጂ ውጤቶች ስናወራ እንግዲህ ስልክና ኮምፒውተር በአሁኑ ሰዓት ከፍተኛ ተፈላጊነት ያላቸው በአብዛኛው ሃምሳ ፐርሰንት የአለማችን ህዝቦች ኮምፒውተር እና ስልክ ይጠቀማሉ። ያለ ኮምፒውተር እና ስልክ ስራቸውን በአግባቡ መከወን አይችሉም ምክንያቱም የለት ተለት ህይወታችን የቀን ተቀን ስራችን በሙሉ ኮምፒውተር ላይ ጥገኛ ሆኗል ማለት ነው። ስለዚህ ስለ ኮምፒውተር ስናወራ የተለያዩ የኮምፒውተር አይነቶች አሉ በጣም ዘመናዊና በጣም ተፈላጊ የሚባሉ የተለያዩ የኮምፒውተር የላፕቶፕ ድርጅቶች በአሁኑ ሰዓት በዝቷል ማለት ነው። ከእነዚህ ድርጅቶች መካከል ለመጥቀስ ያክል የመጀመሪያው ቶሽባ ሚባል የኮምፒውተር ድርጅት አለ ሁለተኛው ኤችፒ የሚባል አለ ሌኔቮ አለ። ዴል የሚባሉ አሉ። እነዚህ በጣም የታወቁና ከፍተኛ ውድድር እርስ በእርሳቸው የሚያደርጉ በአለም አቀፍ ደረጃ በጣም ብዙ ቁጥር ያለው የኮምፒውተር ወይም የኤሌክትሮኒክስ ዲቫይሶችን የሚያመርቱ ጥራታቸው ከሌሎች የተሻለ የተረጋገጠላቸው እና በብዙዎች ዘንድ ወይም ብዙ ተጠቃሚ ያላቸው የኮምፒውተር እና ኤሌክትሮኒክስ ዲቫይስ ድርጅቶች ናቸው ማለት ነው። እያንዳንዱን እንግዲህ እንይ ከተባለ ቶሽባ የሚባለው የኮምፒውተር አይነት ከሌሎች የኮምፒውተር ድርጅቶች ቀድሞ የተፈጠረ ወይም መጀመሪያ የተፈጠረ ምናልባትም ግን በአፈጣጠሩ ላይሆን ይችላል ቶሎ ለአለም የደረሰ ለሁሉም የአለም ሀገራት ቶሽባ በፍጥነት ምርቶቹን ያሰራጭ ነበረ። ሌላው ሌኔቮ ነው። ሌኔቮ እንግዲህ በጥራት ደረጃ በጣም ቀርፋፋ ሚባል አይነት ኮምፒውተር ሲሆን በብዙዎች ዘንድ ተፈላጊነቱ በጣም ዝቅተኛ ነው አይፈለግም ማለት ነው። ምክንያቱም በጣም ቀርፋፋና ቶሎ የሚደክም ኮምፒውተር በመሆኑ እኔ በግሌ ሌኔቮ ተጠቃሚ ብሆንም ግን የሌነቮ ምርት ያን ያክል ጥሩ ነው ብዬ አልመክርም ምክንያቱ የተጠቀምኩት ደካማ ስለሆነ ማለት ነው። ኤችፒ ሚባለው የተሻለ ኮምፒውተር ነው። እኔ እስከማውቀው በእኔ ባለኝ እውቀት ልክ ነው ማወራው እንግዲህ ምናልባት እኔ ምገዛቸው እንትኖች ደካሞች ከሆኑ ብር እንዲቀንስልኝ ብዬ ከሆነ አላቅም እሱን ግን ባወቅኩት ልክ ኔቶ ሽባ ኤች ፒ ዲኤል ሌኔቮ የሚባሉ ኮምፒተሮችን ተጠቂሚያለሁ። ከእነዚህ ኮምፒተሮች መካከል የተሻለ የሚባለው ዴል እና ኤችፒ የሚባሉ ኮምፒውተሮች እንዲሁም ቶሽባ ይሻላል ሌኖቮ ግን የመጨረሻ ደረጃ የምሰጠው የኮምፒውተር አይነት ነው ማለት ነው። ስለ ኮምፒውተሮቹ ስንዋራ ስለ ስልክም አብረን ማውራት ይጠበቅብናል ምክንያቱም የነዚህ የኮምፒውተር ድርጅቶች ስልክና ሌሎችን የኤሌክትሮኒክስ መሳሪያዎችን አብረው የሚያመርቱ በመሆናቸው ስለእነዚህ ድርጅቶች ስናወራ ስለ ስልክ ማውራት ይጠበቅብናል። አሁን አሁን ስልክ ከኮምፒውተር በላይ በጣም አስፈላጊና ምሰራቸው ስራዎች በቀላሉ በእጃችን መጨረስ እንድንችል ኮምፒውተር ኢቨን ኮምፒውተር ሳንሸከም እጃችን ላይ ባለው ስልክ ተጠቅመን ስራዎችን በቀላሉ መስራት እንድንችል የሚያግዘን የኤሌክትሮኒክስ መሳሪያ ነው ማለት ነው። የመጀመሪያው የመጀመሪያ ሀላፊነቱ የስልክ ማነጋገር ነው ሰዎችን ማገናኘት ለሰዎች ለመደወል ነው ምጠቀምበት ቀስ በቀስ ግን ከመደወል አልፎ በጣም ከበባድ የምንላቸው እና ውስብስብ የሆኑ ስራዎችን ለመስራት የምንጠቀምበት ሆኗል ማለት ነው። እና ስለ ኮምፒውተር ስናወራ በዋናነት ኮምፒውተር በአለማችን ላይ እጅግ አስፈላጊ ከሚባሉ የኤሌክትሮኒክስ ዲቫይሶች መካከል የሚመደብ ዘመኑን የመሰለ እቃ ነው ማለት ነው። ስለ

እንኳን ደስ አለህ ይላል እንኳን ደስ አለህ የሚለው ቃል። አንድን ሰው ደስታውን ለመጋራት። ደስ ስላለው እኛም ደስተኞች እንደሆንን ለመንገር የምንጠቀምበት እንኳን ደስ አለህ ብለን የምንገልጽበት ቃል ነው። የአቻ እንግሊዘኛ ትርጉሙ ኮንግራጁሌሽን። ሚለው ይቀርበዋል ማለት ነው ኮንግራጁሌሽን እሚለው ቃል። እንኳን ደስ አለህ ከሚለው ጋር ተቀራራቢ እና የሚሆን ነገር ነው ማለት ነው። ስለዚህ እንኳን ደስ አለህ የሚባለው ሰው ምን ሲያረግ ነው የሚለውን በዝርዝር ማየት እንችላለን። ለምሳሌ ሰው ደስተኛ ሲሆን የፈለገውን ነገር ሲያገኝ ወይም ደግሞ የለፋበትን የደከመበትን ነገር ሲያገኝ ሌሎች ሰዎች እንኳን ደስ አለህ ብለው የደስታ መልእክት ሊነግሩት ሊያስተላልፉለት ይችላሉ። ከእነኚህ መካከል የመጀመሪያው የምረቃ ስነ ስርዓት የተማረውን ትምህርት ለረጅም ጊዜ የደከመበትን የለፋበትን ነገር ሲያገኝ እንኳን ደስ አለህ እንላለን ማለት ነው። ሁለተኛው ደግሞ ልጅ ሲወልድ እንኳን ደስ አለህ ይባላል ሲያገባ እንኳን ደስ አለህ ይባላል የሰርግ ፕሮግራም ላይ ማለት ነው። በዋናነት እነዚህ ሶስት ነገሮች እንኳን ደስ አለህ ሊያስብሉ የሚችሉ ነገሮች ናቸው። የመጀመሪያውን ብናይ የምርቃት ፕሮግራም ላይ ወይም ሰዎች ሲመረቁ እንኳን ደስ አለህ ወይም ኮንግራጁሌሽን እንላለን። እንግዲህ አንድ ሰው የሚመረቀው ከአሥራ ሰባት ወይ ከአሥራ አምስት አመት ድካም እና ልፋት በኋላ ይመረቃል ማለት ነው። በሶስት አመት ዲግሪ የሚመረቅ ከሆነ አንድ ሰው አስራ አምስት አመት ትምህርት ላይ ይቆያል። ወይም የመጀመሪያ ዲግሪውን ለማግኘት በሶሻል ሳይንስ አስራ አምስት አመት ትምህርት ላይ ማሳለፍ ግዴታ ነው። በኢንጅነሪንግ ዘርፍ ከሆነ ደግሞ ትምህርት ላይ ወደ አስራ ሰባት አመት ያሳልፋል ማለት ነው። በሌላ በህክምና ከሆነ ደግሞ አስራ ስምንት አመት እና ከዛ በላይ ወደ አስራ ዘጠኝ አመት የሚጠጋ ጊዜ በትምህርት ላይ ሊያሳልፍ ይችላል። በእነኚህ አስራ አምስት አስራ ሰባት አስራ ዘጠኝ አመታት ውስጥ ከፍተኛ የሆነ ጭንቀት ከፍተኛ የሆነ ድብርት ሊያጋጥመው ይችላል ፈተናዎች በሚመጡበት ሰዓት ብዙ መስዋዕትነት ከፍሎ አንብቦ ያለፈ ተማሪ ነው ሚመረቀው ማለት ነው። ስለዚህ ያን ሁሉ ቻሌንጅ ያን ሁሉ ፈተና ያን ሁሉ ስቃይ አልፈህ ስለተመረቅክ እንኳን ደስ አለህ ወይም ኮንግራጁሌሽን ይባላል ማለት ነው። በእርግጥ አሁን አሁን እንኳን ደስ አለህ ወይም ኮንግራጁሌሽን ከማለት ባለፈ ከፍተኛ የሆነ ድግስ ይደገሳል። በተለይ አግባብ ያልሆነ እና ጎጂ ባህል በሚመስል መልኩ። ልጁ በሚማርበት ሰዓት ተቸግሮ እስኪብርቶ መግዣ አጥቶ የደብተር መግዣ አጥቶ ልብስ እና ጫማ ሚገዛበት አጥቶ ተቸግሮ እየለመነ የተማረን ተማሪ ተመርቆ ሲወጣ ግን አንድ በሬ አርዶ የምረቃ ስነ ስርዓቱን ማክበር ጤነኛን ጤነኝነት ነው ብዬ አላስብም። ምክንያቱም ልጁ ሲማር እየለመነ ከሚማር ይልቅ በሬውን ሽጦ ልጁን ቢያስተምረው የተሻለ ነገር ነው ብዬ አስባለሁ። ከዛ ውጪ ልጁ ትምህርቱን በአግባቡ ከጨረሰና ከተመረቀ ደግሞ ለልጁ ፕሮግራም መታሰቢያ ለምረቃ የምርቃት ስራ ስርዓቱ መታሰቢያ የሚሆን ትንሽ ነገር አውጦ ልጁን ማስደሰት እየተቻለ ከፍተኛ የሆነ የሆነ ወጪ በማውጣት ለልጁ አምስት ሳንቲም በማይደርሰው መልኩ ድግስ መደገስ ትክክል ነው ብዬ አላምንም። ያን ያክል ድግስ ከመደገስ ይልቅ በሪያውን ወይም የሚታረደውን ነገር በግም ከሆነ ሽጦ ለልጁ ስራ ፈልግበት ወይም ስራ ስራበት ብሎ መስጠት አግባብ ነው ብዬ አምናለሁ። ሌላኛው እንኳን ደስ አለህ የሚባለው የሰርግ ፕሮግራም ሲኖር የሰርግ ፕሮግራም አንድ ሰው ሲያገባ እንኳን ደስ አለን እንለዋለን ጋብቻ ትልቅ ነገር ነው ሁለት ሰዎች አንድ የሚሆኑበት በመሆኑ ጋብቻ ለመድረስ ብዙ ውጣ ውረዶችን ሰው ያልፋል እና እነዚህ ውጣ ውረዶችን አልፎ የሚፈልገውን ነገር ሲያገኝ እንኳን ደስ አለህ ይባላል ማለት ነው። ሌላኛው ደግሞ ልደት ስናከብር የሰው ልጅ ልደት ሲከበር ቅድም እንዳልኩት አሁን አሁን ከፍተኛ የሆነ የልደት ወጪ ሲወጣ እንመለከታለን። ይህ ከፍተኛ የሆነ የልደት ወጪ ግን ለምንም የማይሆን ኤክስትራቫጋንት የሚባል ማንንም የማይጠቅም ነገር በመሆኑ ሊሻሻል የሚገባው ባህል ነው ማለት ነው። ስለዚህ ከፍተኛ ወጪ ከምንዋጣ ይልቅ የተቸገሩና ያዘኑ ሰዎችን ያጡ ሰዎችን እንዲበሉ ማድረግ እንዲለብሱ ማድረግ ተመራጭ ነገር ነው ማለት ነው እና። እንኳን ደስ አላችሁ የሚባለው በዋናነት በእነዚህ ሶስት ነገሮች አማካኝነት

ሩዝ ሩዝ ማለት ተቀቅሎ የሚበላ የምግብ አይነት ሲሆን በየእንግሊዘኛ አቻ ትርጉሞ ራይስ የሚል ትርጉም አለው። ራይስ እና ይሄ ሩዝ በተለይ በሩቁ ምስራቅ ሀገሮች የሚዘወተር እና እንደ ዋና ምግብነት የሚጠቀሙበት የምግብ አይነት ነው። ሩዝ ጋር ተመሳሳይ የሆኑ የሌሎች ምግቦች እነ ስንዴ ተቀቅለው የሚበሉ ማለት ነው እነ ፓስታ በሙሉ ተቀቅለው በስጎ የሚበሉ ምግቦች ናቸው። ሩዝ በባህሪው ደረቃማ ነው ይባላል ደረቃማ ነው ማለት ውሃ መምጠጥ የሚችል የእህል አይነት የምርት አይነት ነው። እንደውም አንዳንድ የሚባለው ነገር ምንድነው? በጣም ስልካችን ውሃ ውስጥ በሚገባበት ሰዓት እና ስልካችን በውሃ አማካኝነት በሚበላሽበት ሰዓት ቶሎ ሩዝ እህል ውስጥ አስገቡት ይባላል። ምክንያቱም ሩዙ ውሃውን ይመጣዋል ውሃውን የመምጣት ብቃት ስላለው ከስልክ ውስጥ ውሃውን ስለሚመጣው ስልካችን የመስተካከል እድል አለው። ይባላል ማለት ነው ደግሞሞ ያስተካክላል ሞክሬውም ስለማውቅ ስልኩ ሙሉ ለሙሉ ወደ ነበረበት የሚመለስበት ጉዳይ አኳኋን አለ ማለት ነው። እና ስለ ሩዝ ስናነሳ ስለ ሩዝ ስናነሳ የሩዝ ደካማ ጎን ወይም ጉዳት የሚባሉ ነገሮችንም አብረን እናነሳለን። ሩዝ እንግዲህ መጀመሪያም ለመናገር እንደሞከርኩት ደረቃማ የሚባል በጣም ውሃ የሚፈልግ ውሃ የሚመጥ ሰውነታችን ውስጥ ያሉ የውሃ አይነቶች ውሃዎችን በሙሉ መጥቶ ደራቃማ እንዲሆን የሚያደርግ እንደውም አንዳንዴ ተቅማጥ ልጆችን ተቅማጥ በሚያማቸው ሰዓት የሩዝ ሩዝ አብሏቸው ይባላል። ሩዝ አብሏቸው ይባላል ይሄ ተቅማጡ ቀጭን ነገሩ ሙሉ ለሙሉ እንዲደርቅ ያደርጋል ተብሎ ስለሚታሰብ ማለት ነው። እና የውሃ ውሃ መጣጭ ነው ብለን መናገር እንችላለን ውሃ በጣም ይመጣል። ውሃ ስለሚመጥ ውሃ መጣጭ የሚል ስያሜ ብንሰጠው ተመጣጣኝ ነው ብዬ አምናለሁ ስሙ ይመጥነዋል ብዬ አምናለሁ። እና ብዙ ጊዜ ይሄ ሩዝ እንግዲህ የሚሰራው የሚመጣው ከቻይና እና ራሺያ አካባቢ ነው። በተለይ ቻይና ሙሉ ለሙሉ ዘጠና ፐርሰንት ሰማንያ አምስት ፐርሰንት የሚሆነው የቻይና ህዝብ ሩዝ በመብላት ነው። ኑሮውን የሚገፋው እኛ ሀገር እንግዲህ ሩዝ የተለመደው ቀስ በቀስ ነው አሁን አሁን ሩዝ ተለምዷል ማለት ነው። ሩዝ አልተለመደም ነበረ ነገር ግን ቀስ በቀስ ሩዝ እየተለመደ መጥቷል እና ሩዝን በተለያየ መንገድ ማዘጋጀትና መመገብ እንችላለን። ከእነዚህ መንገዶች መካከል የመጀመሪያው ሩዙን በመቀቀል በስጎ አድርገን ብቻውን መብላት እንችላለን። ሌላኛው ሩዝም በስጋ መብላት ሩዝ በስጋ የሚባለው በዚህ መንገድ ሩዝ በአተክልትም ይዘጋጃል። እንግዲህ ሩዝ ሩዝ ነው ያው ቀቅለን የሩዙ አይነት ተመሳሳይ ነው የሚለየው ምንድነው? ከሩዝ ጋር የሚቀላቀለው ሌላኛው የምግብ አይነት ነው ማለት ነው። ሩዙን ስንጠቀም ሩዝ ጋር የምንቀላቀለው ነገር ምንድነው? የሚለውን እሱ ነው የሚለየው የሩዝን ምንድነው የጣፋጭነትና እንትን የምንወስነው በምንድነው በምንጠቀመው የመቀላቀያ አይነት ወይም ስጎ የምንለው አይነት ማለት ነው። ሩዝ በስጎ ማለት ኖርማል ስጎ እናዘጋጃለን ያ ማለት ከቲማቲም ከሽንኩርት እና ከተለያዩ ቅመማ ቅመሞች ስጎን እናዘጋጃለን ከዛ በኋላ ሩዙ ይቀቀልና ሁለቱን ቀላቅለን በማንኪያ የሚበላው ነገር እሱ ሩዝ በስጎ ይባላል። ሩዝ በስጋ ደግሞ ስጋው የተቀቀለ ስጋ ወይም ልክ እንደ ጥብስ ተደርጎ የተሰራ ስጋ ከተቀቀለ ሩዝ ጋር በመቀላቀል የሚሰራው ነገር ሩዝ በስጋ እንለዋለን። ሩዝ በአተክልትም ተመሳሳይ ነገሮች አሉት። አተክልቱን ለብቻ ይሰራል በሚጣፍጥ በቆንጆ በሆነ መንገድ አተክልቱን ከሰራነው በኋላ ከዛ ሩዙን ታጥቦና ተቀቅሎ ሩዙንና አተክልቱን ቀላቅለን ሩዝ በአተክልት የሚባል ምግብ መስራት እንችላለን ማለት ነው። ሩዝ ከተለያዩ ነገሮች ጋር ተቀላቅሎ ለምግብነት ይውላል በጣም የሚያጣፍጥ በእርግጥ ምግብ ነው። ብዙ ጊዜ እኛ ሀገር አንጠቀመውም እንጂ ሩዝ በዚህ መንገድ ለምግብነት ያገለግላል።

ስልክ ይላል ስልክ የሚለው ቃል ሁለት ሰዎችን በድምጽ ለማገናኘት የሚጠቅመን የቴክኖሎጂ ውጤት ነው። ስልክ የሚለው። እና ስለ ስልክ ስናዋራ በሁለት አይነት መንገድ ከፍለን ማየት እንችላለን። የባለ ገመድ ስልክ ወይም የቤት ስልክ የሚባለው እና ገመድ አልባ ወይም ሞባይል የሚባለው ብለን በሁለት መክፈል እንችላለን። የመጀመሪያው ስልክ እንግዲህ የቤት ስልክ ወይም ባለገመድ የሚባለው ነው። የቤት ስልክ በመጀመሪያ ስልክ ወደ ሀገራችን ሲገባ እንግዲህ እንደተለመደው ስልክ ወደ ሀገራችን የገባው በአጼ ምኒሊክ ዘመነ መንግስት ነው። ተመሳሳይ እንደው በጣም ብዙ የሚባሉ ቴክኖሎጂዎች። አለም ላይ ያሉ አዳዲስ ነገሮች ወደ ሀገራችን ያስገቡት ታላቁ መሪ አጼ ሚኒሊክ ናቸው። አጼ ሚኒሊክ አዳዲስ ነገሮችን ለህብረተሰቡ እንዲለምድ ሀገራችን ላይ እንዲለመድ ያደረጉ ታላቅ መሪ ናቸው። እውነት ለመናገር እና ስልክ ወደ ሀገራችን ሲገባ ሰዎች እርስ በእርሳቸው በሚያወሩበት ሰዓት የሰይጣን ስራ እንደሆነ እና ትክክል እንዳልሆነ ከሃይማኖት ሰባኪዎች ከሃይማኖት አባቶች ጀምሮ እስከ ተራው ህዝብ ድረስ አጼ ሚኒሊክን ይቃወሟቸው እንደነበረ የታሪክ መዛግብት ይነግሩናል። እና ይህን ይህን ጫና ይህን ግፊት ተቋቁመው አጼ ምኒሊክ ስልክ እና ሌሎች የቴክኖሎጂ ውጤቶች ኢትዮጵያ ውስጥ እንዲላመዱ የራሳቸውን ጥረት አድርገዋል ማለት ነው። ከስልክ በተጨማሪ ወፍጮ መብራት መኪና ሌሎችም የቴክኖሎጂ ውጤቶች በሀገራችን። እንዲታወቁና እንዲላመዱ ጥረት ሲያደርጉ ነበረና ከዚህ ቴክኖሎጂ ማላመድ ጋር ተያይዞ ከህብረተሰቡ የሚመጣው ጫና ከሃይማኖት አባቶች የሚመጣው ጫና ከባድ ስለነበረ ይህን ነገር አጼ ምኒሊክ ለማስረዳት እና ሰው እንዲገነዘብ ለማድረግ የተለያዩ ጥረቶችን ያደርጉ እንደነበረ ታሪክ ያስረዳናል። እና የመጀመሪያው ስልክ ኢትዮጵያ ውስጥ በሚገባበት ሰዓት ፈተናው ከባድ እንደነበረ ይታወቃል። እና ይሄ ባለገመድ ስልክ ቁጥሮችን ከአንድ እስከ ከዜሮ እስከ ዘጠኝ ያሉ ቁጥሮችን የስልኩ እንትን ላይ በመጻፍ እነዛን ቁጥሮች እየተነኩ የሚሽከረከር ስልክ ነበር እያሽከረከሩ ዘጠኝን የምንጽፍ ከሆነ ማሽከርከር ነበር እና እንደዛ እየተጻፈ የሚደወል ስልክ ነበረ። በጣም ከቴክኖሎጂ አንፃር አሁን ላይ ሆነን ስናየው በጣም ደካማ ሊመስለን ይችላል። ግን በጊዜው እንደዚህ አይነት ቴክኖሎጂ መፍጠር ትልቅ ነገር እና ከባድ ነገር ስለነበረ ሊደነቁ ፈጣሪዎቹ ሊደነቁ ይገባል ማለት ነው። በዛ መንገድ የመጀመሪያው ስልክ ተፈጠረ። ከዛ ቀስ በቀስ ያ የሚሽከረከረው ነገር ቀረና ከዜሮ እስከ ዘጠኝ ድረስ ጽሁፍ የተጻፈበት ኬቦርድ የሆነ ዜሮን ስንፈልግ ዜሮን መጫን ማሽከርከሩ ቀርቶ አንድን መጫን ሁለትን እያልን የምንፈልገውን ቁጥር በመጫን ጽሁፍ ቁጥሮችን የምንጽፍበት ሌላ አዲስ የስልክ አይነት መጣ ማለት ነው። ይህ የስልክ አይነት ከመጀመሪያው ስልክ ተሻሽሎ የመጣ ስልክ ነው። ቀስ በቀስ እነዚህ ስልኮች ቀስ በቀስ እየተሻሻሉ አሁን በጣም ዘመናዊ የሚባሉ የቤት ስልኮች አሉ። ዘመናዊ የሚባሉ ተንቀሳቃሽ ስልኮች አሉ። ስለ ተንቀሳቃሽ ስልክ ስናወራ የተንቀሳቃሽ ስልክ መነሻው የሬድዮ የሚባለውን ወይም ወኪ ቶኪ እንግዲህ ብዙ ነገሮች ብዙ ቴክኖሎጂዎች የሚፈጠሩት ለሚሊታሪ ለወታደራዊ አገልግሎት ነው። ለወታደራዊ አገልግሎት ብዙ ነገሮች ይፈጠራሉ። ለወታደራዊ አገልግሎት ከተፈጠሩ በኋላ እነዚህን ነገሮች የተሻለ ቴክኖሎጂ ሲያገኙ ለሲቪል ወይም ለ ለሌላው ሰው ወይም ለማንኛውም ሰው እንዲጠቀምበት ይሰጣሉ ማለት ነው። እና ስልክም ለመጀመሪያ ጊዜ የተጀመረው በዚህ በሬዲዮ ጋር ነው። ዘ ሬዲዮ ዋን ዋን ዌይ ነው የሚባለው ማለት ሁለት ሰው እርስ በእርሱ ሁለት ድምጽ መተላለፍ የማይችልበት ነበረ። ቀስ በቀስ እየተሻሻለ ተንቀሳቃሽ ስልክ እንዲሆን ተደረገ ማለት ነው። ይሄ ተንቀሳቃሽ ስልክ አሁን ላይ በጣም ዘመናዊ ሆኖ ተች የሚባልና ስማርት ፎን የሚባሉ እንትን አካቷል ማለት ነው። እና ስለ ስልክ አመጣጥ ስናዋራ አሁን የደረስንበት ዘመን ሰአቶቻችን እንኳን እንደ ስልክ መሆን የሚችሉበት መደወል የምንችልበት ስልኮችን መቀበል የምንችልበት በጣም የሚገርም ቴክኖሎጂ ላይ ደርሰናል ስልክ ጋር በተገናኘ

እንደምን ነህ ይላል። እንደምን ነህ ማለት አንድ ሰው ደህንነቱን ለመጠየቅ። አንድ ሰው በተለይ በቅርቡ ሳንገናኝ ቆይተን ከ ከብዙ ጊዜ በኋላ ስንገናኝ። ደህንነቱን እና ሰላምታ የምንለዋውጥበት መንገድ እንደምን ነህ? የሚል ቃል ነው። በእንግሊዘኛው ሃው አር ዩ እንዴት ነህ? እንደምን ነህ ያው ነው። ሐዋርዩ ይባላል እንደምን ነህ እንደማለት ነው እንዴት ነህ የሆነው? እና እንደምን ነህ የሚለው ቃል በዋናነት ከጥንት ጊዜ ጀምሮ ሰላምታ ለመለዋወጥ እርስ በእርሳችን ለመጠያየቅ የምንጠቀምበት ቃል ነው። አሁን አሁን ብዙዎቻችን ሰላምታ ስንለዋወጥ። የእግዚአብሔር ፈጣሪን ምስጋና የፈጣሪን ይቅር ባይነት ቸርነት ረስተን እንደምን ነህ ደህና ነኝ የሚል አይነት ምስጋና ማለት እርስ በእርሳችን ከመጠያየቅ ውጪ። ፈጣሪ እንዳቆየን ፈጣሪ ለዚህ ሰዓት እንዳደረሰን የምናመሰግንበት መንገድ እየጠፋ መጥቷል። እንግዲህ ከጥንት ጊዜ ጀምሮ። አባቶቻችን ያለፉ ወገኖቻችን ሰላምታ ሲለዋወጡ እንደምን ነህ ሲባል እግዚአብሔር ይመስገን እንደምን ዋልክ ነው እንደምን ነህ የሚል ቃል እንኳን አሁን ዘመናዊነቱ እየጨመረ ሲሄድ የመጣ ነው እንጂ እንደምን ዋልክ ነው እንደምን አደርክ እንደምን ዋልክ እንደምን አመሸህ። እንዴት ሰነበትክ ነው? እና አንድ ሰው እንደምን ዋልክ ሲባል እግዚአብሔር ይመስገን ነው ማለት ያለበት። እንደምን አመሸህ ሲባል እግዚአብሔር ይመስገን እንደምን ሰነበትክ እግዚአብሔር ይመስገን አንተ እንዴት ሰነበትክ ነው የሚባለው። ነገር ግን አሁን ዘመናዊ ሰላምታ በጣም ሞደርን የሆነ ግሪቲንግ ስታይሎች ፈጣሪ እንዳይመሰግን የፈጣሪ ስም እንዳይሰማ እንዳይጠራ። እንደምን ነህ ሲባል ደህና ነኝ እንዴት ነህ በቃ የሚሉ መልሶች ማለት ነው። ሙሉ ለሙሉ እርስ በእርሳችን ተጠያይቀን ነገር ግን። ክሬዲት መውሰድ ያለበት አካል ክሬዲት እንዳይወስድ የምናደርግበት መንገድ ነው ብዬ አምናለሁ እና። እንደምን ዋልክ ሲባል እግዚአብሔር ይመስገን። እንደምነህ ሲባል እግዚአብሔር ይመስገን። እንደምን ዋልክ ሲባል እንደምን አደርክ ሲባል እግዚአብሔር ይመስገን ብለን እግዚአብሔር ለዚች ቀን ለዚች ሰዓት ቸርነቱን ምህረቱን አብዝቶ እንደ ስራችን እንደ በደላችን እንደ ሀጢያታችን ሳይመለከት። ቸርነቱን አብዝቶ እንድንኖርና እሱን እንድናመሰግን ስራችን እንድንሰራ። ሌላ ተጨማሪ ህይወት እንድንኖር ስለፈቀደልን እግዚአብሔር የምናመሰግንበት የሰላምታ የልውውጥ። ሂደት ብንጀምርና በፊት የነበረውን ነገር ብናስቀጥለው የተሻለ ነው ብዬ አምናለሁ። የሰው ልጅ ካለ ፈጣሪ ጉልበት የለውም ባዶ ነው ጉልበቱ ብዬ አምናለሁ። መንቀሳቀስ የሰው ልጅ ባዶ የሚሆንበት ጊዜ ምን ያክል ደካማ እንደሆነ እንረዳለን። የሰው ልጅ በቸገረው ጊዜ በታመመ ጊዜ ምን ያክል አቅም እንደሌለው እንረዳለን። አቅማችን እግዚአብሔር ነው አቅማችን ፈጣሪ ነው። አሁን ካለን አቅም በላይ አቅም ሰጥቶን የተሻለ ነገር እንድንሰራ ሁሌም እግዚአብሔርን በሰላምታችን መካከል መጥቀስና ማመስገን ይጠበቅብናል ማለት ነው። ስለዚህ እግዚአብሔር ይመስገን ብለን በሰላምታችን እንድንጠራው እንድናመሰግነው እንድናወድሰው ስለሚፈቅድልን አሁንም እግዚአብሔር ይመስገን ማለት ነው ይቺን ስራ እንድንሰራ ስለፈቀደልን እግዚአብሔርን ማመስገን ይጠበቅብናል። ለሁላችንም ልቦና ይስጠን እንግዲህ ልቦና ይስጠን እንደ ምህረቱ ብዛት እንጂ እኛማ የእግዚአብሔርን ሰላምታ የእግዚአብሔርን ምስጋና ከተውን ብዙ ጊዜ ሆኖ ሆኖናል ማለት ነው። ግን በምህረቱ እስካሁን አቆይቶናል እግዚአብሔር ይመስገን አሁንም። እና ምስጋና በእያንዳንዱ ቀን በእያንዳንዱ ሰዓት። ቤተክርስቲያን ሄደን ቁመን ባናመሰግን ባናስቀድስ ግን በሰላምታ ልውውጥ መሃል እግዚአብሔር ይመስገን ብለን ስሙን ብንጠራና ስሙን ብንቀድስ። የምንጠቀመው እኛ ነን የምንወደሰው በረከት የምናገኘው እኛ ስለሆን። ሁላችንም በምንችለው አቅም በእያንዳንዱ ሰላምታ መሃል የፈጣሪን ስም መጥራት እንዲለምድብን በዚሁ አጋጣሚ ማስታወስና ማሳሰብ እፈልጋለሁ ማለት ነው። እና የተለያዩ የሰላምታ አይነቶች አሉ። ከእነዚህ የሰላምታ አይነቶች መካከል እንደየአካባቢው ሊለያይ ይችላል ሰላምታ የምንለዋወጥበት መንገድ እንደየክፍለ ሀገሩ ሊላይ ይችላል። ለምሳሌ የኢትዮጵያ ውስጥ የተለያዩ ክፍለ ሀገራት አሉ አማርኛ የሚነገሩባቸው እነ ጎጃም ጎንደር። አዲስ አበባ ወሎ። ሸዋ የሚባሉ አማርኛ በከፍተኛ ሁኔታ እንደመጀመሪያ ቋንቋ

ስልጠና ይላል። ስልጠና ማለት እንግዲህ አንድ ሰው የተለያየ የእውቀት ክፍተት የክህሎት ክፍተት ሊኖርበት ይችላል። ይህን የእውቀት ክፍተት እና የክህሎት ክፍተት በተለያየ መንገድ። መሙላት ይችላል ወይም መሙላት ይፈልጋል ማለት ነው እና እውቀታችንን እና ክህሎታችንን ለመሙላት ከምንጠቀምባቸው ሂደቶች መካከል ስልጠና የመጀመሪያው ነው። እና በዋናነት የእውቀት ጋፓችንን የክህሎት ጋፓችንን ለመሙላት የምንከተለው ነገር ስልጠና ይባላል። ስልጠናን በሁለት ከፍለን ማየት እንችላለን ማለት ነው። የረጅም ጊዜ ስልጠናና የአጭር ጊዜ ስልጠና። የረጅም ጊዜ ስልጠና የሚባለው ሰዎች ሰዎች የክብር የማዕረግ ትምህርታቸውን ተምረው ለመጨረስ ለምሳሌ አንድ ሰው ዲግሪውን ለመጨረስ ሊሆን ይችላል ሁለተኛ ዲግሪውን ወይም ማስተር ኤምኤስቲውን ለመጨረስ ሊሆን ይችላል ፒኤችዲውን ለመጨረስ ሊሆን ይችላል በጊዜ የተገደበ ካሪክለም ወጥቶለት ስልጠናዎችን ይሰለጥናል ይህ የረጅም ጊዜ ስልጠና ይባላል። የረጅም ጊዜ ስልጠና የሚጀምረው ከመዋለ ህፃናት ጀምሮ ነው ከመዋለ ህፃናት ጀምሮ የሚሰጠው ትምህርት የረጅም ጊዜ ስልጠና ይባላል። እና ይህ የረጅም ጊዜ ስልጠና መዋለ ህፃናት ከመዋለ ህፃናት አንድ እስከ ሶስት ድረስ ትምህርት ይማራሉ ኬጂዋን እስከ ኬጂ ስሪ ድረስ ትምህርት ይማራሉ ይሰለጥናሉ ማለት ነው። እሱን ሰልጥነው ከጨረሱ በኋላ ግሬድ ወይም አንደኛ ክፍል ይገባሉ። ልክ አንደኛ ክፍል ገብተው እያንዳንዱ እንግዲህ ከአንደኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል ድረስ ትምህርት ሚኒስተር የቀረጸው ካሪክለም አለ። በዛ ካሪክለም መሰረት ተማሪዎቹ ይማራሉ ይገመግማሉ ውጤታቸው ይሰጣሉ ማለት ነው። ውጤታቸውን ከተሰጠ በኋላ ተማሪዎቹ ደረጃ ይወጣላቸዋል። የትምህርት አቅማቸው በዛው ይለካሉ የትምህርት አቀባበላቸውና የእውቀት መጠናቸው በየትምህርት ደረጃው ይለካሉ ይነገራሉ ማለት ነው። ስለዚህ አንደኛ ክፍል አንድ ሰው ኬጂ ዋን ቱና ስሪ ጨርሶ አንደኛ ክፍል ከገባ በኋላ አንደኛ ክፍል ላይ በካሪኩሎም መሰረት መማር የሚገባውን ትምህርት ይጨርሳል ማለት ነው። እሱ ሲጨርስ ወደ ሁለተኛ ክፍል ይገባል በተመሳሳይ ሁለተኛ ክፍልም። ትምህርት ሚኒስተር ያዘጋጀው ራሱን የቻለ የተቀረጸ ካሪክለም አለ። በዛ ካሪክለም መሰረት ተማሪው ትምህርቱን አጠናቆ ፈተናውን ተፈትኖ በአግባቡ ውጤቱን ተቀብሎ ወደ ሶስተኛ ክፍል ይዘዋወራል። እንደዚህ እያለ እስከ አስራ ሁለተኛ ክፍል ድረስ አቅሙና እንደ እውቀቱ ልክ እያለፈ ወይም እየወደቀ አስራ ሁለተኛ ክፍል ሊደርስ ይችላል ማለት ነው። ልክ አስራ ሁለተኛ ክፍል ሲደርስ ሀገር አቀፍ ፈተና ለተማሪዎች ይሰጣል። ይህ ሀገር አቀፍ ፈተና ማለት ወደ ከፍተኛ ትምህርት ተቋማት የሚገቡበት ፈተና ነው። አሁን አሁን በጣም ጠንከር እያለ የመጣ ከበድ እያለ የመጣ ተማሪዎች የማለፍ እድላቸው እየቀነሰ የመጣበት ምክንያቱም ሚፈተኑበት መንገድ ቁጥጥሩ የበዛና ፈተናውም ከበፊቱ ጫን ያለ ከበድ ያለ ፈተና እንደሚዘጋጅ ይታወቃል። እና በተለይ ከሶስት እና አራት አመታት በኋላ የአፈታተን ሂደቱ በጣም ጥንቃቄ የበዛበትና ተማሪዎች እርስ በእርሳቸው እንዳይኮራረጁ የሚያረግ ስለሆነ የተማሪዎች የማለፍ እድላቸው ዝቅተኛ እየሆነ መጥቷል ማለት ነው። ከዚህ በፊት እንግዲህ ተማሪዎቹ ወደ ክፍተኛ ትምህርት ተቋማት ለመግባት የመኮራረጅ ነገሮች ነበሩ። እሱ ነገር ደግሞ ብዛት ያለው ተማሪ ወደ ከፍተኛ ትምህርት ተቋም እንዲገባ ያደርግ ነበረ። አሁን እሱ ቀርቷል። ልክ አስራ ሁለተኛ ክፍልን ሲጨርሱ ወደ ዩኒቨርሲቲዎች ያለፉ ተማሪዎች ወደ ዩኒቨርሲቲ ይገባሉ። ያላለፉ ተማሪዎች ደግሞ በራሳቸው መንገድ ህይወትን ይገፋሉ ማለት ነው። ይህ የረጅም ጊዜ ስልጠና ይባላል። የአጭር ጊዜ ስልጠና ሚባለው ሰዎች ስራ ላይ በሚሆኑበት ሰዓት ስራቸውን ለመስራት የሚያግዳቸው የእውቀት የክህሎት ክፍተት ሊኖርባቸው ይችላል። ይሄን የእውቀት እና የክህሎት ክፍተት ሰዎቹ መሙላት የሚችሉት በአጫጭር ስልጠናዎች አማካኝነት ነው ማለት ነው። እነዚህ አጫጭር ስልጠናዎች ታርጌትድ ናቸው በጣም ለሚፈልጉት ለተፈለገለት አላማ ነው የሚውለው። ብዙ ጊዜ አስራ ምናምን አመስት ስንማር የረዣዥም ስልጠናዎች ግቡ ይሄን ያክል

ለጥፍ ይላል ለጥፍ የሚለው ቃል በእንግሊዘኛው ፖስት የሚል አቻ ትርጉም አለው። እና የሚለጠፉ ነገሮች የሚለጠፉት የተለያየ ቦታ ላይ ሊሆን ይችላል። እንግዲህ ከአምስት እና አስር አመት በፊት ስለመለጠፍ ስንዋራ አእምሮአችን ላይ የሚመጣው ቦርድ ላይ መለጠፍ ነው። የተጻፉ የስራ ማስታወቂያዎች ሊሆኑ ይችላሉ የተለያዩ ማስታወቂያዎች በሙሉ የሚለጠፉት ውጪ ላይ። ቦርድ ይዘጋጅና ማንኛውም መስሪያ ቤት የራሱ የሆነ ቦርድ ያዘጋጃል ያ ቦርድ ደግሞ መስሪያ ቤቱን በተመለከተ ሰራተኞችን በተመለከተ እና የአሰራር ሂደቶችን በተመለከተ ለሰራተኞቹ የሚያሳውቅበት ቦርድ ነው እና እዛ ላይ ይለጠፍ ነበር። ከቅርብ አመታት ወዲህ ግን ይህ ነገር ቀስ በቀስ እየተቀየረ። ማስታወቂያዎች የስራ ሊሆኑ ይችላል የስራ ማስታወቂያዎች ወይም የተለያዩ ማስታወቂያዎች የሚለጠፉት ከ ውጫዊ ቦርድ ይልቅ በማህበራዊ ሚዲያ የሚገኙ የተለያዩ የማስታወቂያ መለጠፊያ አማካኝነት ሊለጥፍ ይችላል። ከእነዚህ ማህበራዊ ሚዲያ መለጠፊያ መንገዶች መካከል በስፋት የምንጠቀምባቸው የቴሌግራም እና የፌስቡክ መለጠፊያዎችን ነው ማለት ነው። ቴሌግራም እና ፌስቡክን በመጠቀም ማስታወቂያዎችንና እና አንዳንድ ለህብረተሰቡ ለሚመለከታቸው የህብረተሰብ ክፍሎች መድረስ አለባቸው ብለን የምናስባቸውን ነገሮች እንለጥፋለን። በተለይ ቴሌግራም ከቅርብ ጊዜ ወዲህ በዋናነት ጠቀሜታ እየሰጠ ያለ የሶሻል ሚዲያ መተግበሪያ ነው። እና ቴሌግራም ለየት የሚያደርገው በቀላሉ ግሩፖችን እና ፔጆችን ክሬት ለማ ቻናሎችን ክሬት ለማድረግ ለመፍጠር ቀላል ነው። ከፈጠርን በኋላ ደግሞ እያንዳንዱ ሜምበር ወደ ቻናሉ እንዲቀላቀል በስልኩ አማካኝነት መጨመር ይቻላል ወደ ግሩፑ ማለት ነው። እና ቴሌግራም ከሌሎች የማህበራዊ ሚዲያ መተግበሪያዎች ለየት የሚያደርገው አጠቃቅሙ በጣም ቀላል ነው። ለመጠቀም ቀላል ስለሆነ እና ደግሞ ግሩፖችን ክሬት ለማድረግ ወይም ቡድኖችን ክሬት ለማድረግ ቀላል ስለሆነ የምንፈልጋቸውን ሰዎች ብቻ ወደ ቡድኑ በመጨመር ቡድናችን በመፍጠር የምንፈልገውን የሚመለከታቸውን አካላት ብቻ ለምንፈልገው መልእክት እዛ ግሩፕ ላይ መለጠፍ ይቻላል ማለት ነው። እና እንደዚህ አይነት ልጥፎችን በሶሻል ሚዲያ ወይም በማህበራዊ ሚዲያ ብቻ ለሚመለከታቸው አካላት እናስተላልፋለን። ፌስቡክን በተመሳሳይ ፌስቡክ ላይ ግሩፖችን ክሬት ማድረግ ይቻላል። ነገር ግን ፌስቡክ ትንሽ አስቸጋሪ የሚያደርገው ሰዎችን ለማግኘት ዩዘሮችን ለማግኘት በስልካቸው ብንፈልጋቸው ማግኘት አይቻልም። ለመፍጠር ክሬት ለማድረግም በስልክ ብቻ ስለማይቻል ብዙ ሰዎች የፌስቡክ ተጠቃሚ ላይሆኑ ይችላሉ ተጠቃሚ ቢሆኑ እንኳን የነዚህን ፌስቡክ ሰዎች ዩዘር ኔም ለማግኘት አስቸጋሪ ትንሽ ከቴሌግራም ኮምፕሌክስ ስለሚሆን። አብዛኛው ሰው ቅድሚያ የሚሰጠው ለቴሌግራም ነው ማለት ነው። ቴሌግራም ላይ ቅድሚያ ብዙ ሰው ይሰጠዋል ማለት ነው። የተለያዩ መልእክቶችን ለማስተላለፍ ስለዚህ በዚህ መንገድ ድሮ መለጠፊያ ላይ ይለጠፉ የነበሩ ልጥፎች ይለጠፉ የነበሩ ልጥፎች ቀስ በቀስ እየቀሩ ወደ ዲጂታሉ አለም እየተቀላቀሉ ይገኛሉ። አሁን አሁን እንግዲህ ሁሉ ነገር ዲጂታል እየሆነ ነው። የገንዘብ ማዘዋወሪያ መንገዱ ሙሉ ለሙሉ ዲጂታል እየሆነ ነው። ማስታወቂያ መስራት ሶሻል ሚዲያውን ሜንስትሪም ሚዲያ የሚባሉት ሚዲያዎች በሙሉ ተመልካች እያጡ አድማጭ እያጡ ይገኛሉ። ምክንያቱም ህብረተሰቡ ሰው ያለው ቴሌቪዥን ላይ ሳይሆን ሶሻል ሚዲያ ላይ ስልክ ላይ ወይም ኮምፒውተር ላይ ነው ማለት ነው። እና አሁን ለምሳሌ የኔ ቤት ቴሌቪዥን ከተዘጋ ስድስት ወር ሊሞላው ነው። በዚህ ስድስት ወር ውስጥ ቴሌቪዥን ተከፍቶ አያውቅም። ምክንያቱም ሁሉም ሰው ሶሻል ሚዲያ ጋር ላይ ነው የሚያፈጠው ሁሉም ሰው ስለ ሶሻል ሚዲያ ነው የሚያወራው። መረጃዎችን የሚመለከተው አዳዲስ ነገሮችን የሚያየው የመዝናኛ ፕሮግራሞችን የሚመለከተው ዩቲዩብ ጋር ቲክቶክ ጋር ወይም መረጃዎችን ደግሞ ቴሌግራም እና ፌስቡክ ጋር ሊመለከት ይችላል ማለት ነው። ከዛ ውጪ ቴሌቪዥንን እንደ ዋና የመረጃ ምንጭ አድርጎ የሚጠቀም ሰው እየቀነሰ ነው ማለት ነው። ስለዚህ ልጥፎቹን በዲጂታል መንገድ ነው የሚለጠፉት ማለት ነው።

ሰራተኛ እንግዲህ ሰራተኛ የሚለው ቃል በዋናነት ጉልበቱን ተጠቅሞ እውቀቱን ተጠቅሞ ወይም ደግሞ የተለያዩ ክህሎቶችን ተጠቅሞ ለራሱና ለቤተሰቡ የሚሆን ገቢ የሚያመነጭ ሰው ሰራተኛ ብለን እንጠራዋለን በእንግሊዘኛው ወርከር ወይም ሰርቫንት ብለን መግለጽ እንችላለን ወርከር ወይም ሰርቫንት ብለን መግለጽ እንችላለን ማለት ነው። ስለዚህ ስለ ሰራተኛ ስንዋራ ሰራተኛን በሁለት ከፍለን ማየት እንችላለን በሁለት ከፍለን ማየት እንችላለን እነዚህ በሁለት ስንከፍለው የመጀመሪያው እንትን የመንግስት ሰራተኛ ሲሆን ሁለተኛው ደግሞ የግል ሰራተኛ የግል የግል ዘርፉ ላይ ተሰማርተው የሚሰሩ ሰራተኞች ናቸው ማለት ነው። የመንግስት ሰራተኛ ማለት መንግስት የተለያዩ ተቋማት አሉት መንግስታዊ የሆኑ የተለያዩ ተቋማት አሉት እነዛን ተቋማት ለማንቀሳቀስ እነዛ ተቋማት አስፈላጊውን ስራ እንዲሰሩ በውስጡ የተማሩና ብቁ የሆኑ ሰራተኞችን መንግስት ይፈልጋል ማለት ነው። እነዛ ተቋማት ውስጥ ሰራተኞችን ሲፈልግ ማስታወቂያዎች ይወጣሉ የራሱ የሆነ የሰራተኛ መመሪያና መተዳደሪያ ደንብ አለው የሰው ሀብት ማለት ነው። በዛ መመሪያ መሰረት ሰራተኞቹን የሚፈልጓቸውን ሰራተኞች የስራ ልምድ የትምህርት ደረጃ የትምህርት የተማሩት የትምህርት አይነት የሚገልጽ የስራ ማስታወቂያ ይለጠፋል። ያን የስራ ማስታወቂያ የተመለከቱ ስራ ፈላጊዎች ደግሞ የስራውን ክራይቴሪያ ወይም ቅድመ ሁኔታ የሚያሟሉ ከሆነ ይመዘገባሉ ከተመዘገቡ በኋላ ራሱን የቻለ የምልመላና የመረጣ ሂደቶች አሉ እነዛን የምልመላና የመረጣ ሂደት ካለፉ በኋላ። የተሻለ ውጤት ያላቸው ተማሪዎች ይመረጡና ለቅጥር ይቀጠራሉ ማለት ነው። ከተቀጠሩ በኋላ በመንግስት ቤት የሚከፈለው ደሞዝ ያለው ቻሌንጅ በሙሉ ትንሽ አስቸጋሪ ነው። ቻሌንጁ በእርግጥ ከግሉ ዘርፍ ጋር ስናወዳድረው ቀለል የሚል የተሰራ ስርዓት አለው ወይም ሲስተም አለ ማለት ነው። በዛ ሲስተም ውስጥ ነው ሰራተኞቹ የሚገቡት ስለዚህ አዲስ ሲስተም የመስራት ነገር ቻሌንጅ አይገጥማቸውም በዛ ምክንያት ቀለል ያለ ነው ማለት ነው። ነገር ግን ከባዱ ነገር የፋይናንሻል ኮንስትሬንት አለው። እንደሚታወቀው ወንደ ላጤ ሆነን መጀመሪያ ተቋማት ውስጥ ገብተን ተቀጥረን ስንሰራ ሚከፈለን ደሞዝ በቂ ሊመስለን ይችላል። ነገር ግን ቀስ በቀስ ይሄ ደሞዝ እንኳን አይደለም ቤተሰቦቻችንን እና ዘመዶቻችንን ለመርዳት ይቅር እና እኛን እንኳን ማስተዳደር የሚቸግር ደሞዝ ይሆናል ማለት ነው። እና እንደተቀጠርን በእንደ ወንደ ላጤ ብቻችንን ወጪ ስንዋጣ ቀላል ሊመስለን ይችላል ቀስ በቀስ ግን ትዳር ለመመስረት እና ቤተሰብ ለመመስረት በምንጀምርበት ሰዓት ለቤተሰብ የሚሆን ገቢ አይደለም ለራሳችንም የማይበቃበት ጊዜ ይመጣል ማለት ነው። እና ቤተሰብ ትዳር ስንይዝ ቤት ውስጥ የሚያስፈልጉ ቁሳቁሶችን ለመግዛት በቂ ገንዘብ ያስፈልጋል ልክ እንደ ሶፋ ቴሌቪዥን ፍሪጅ የተለያዩ የሚመሳሰሉ ነገሮች ልክ ሰው ትዳር ሲመሰርት የሚያስፈልጉ ነገሮችን ለመግዛት በቂ ገንዘብ ያስፈልጋል በመንግስት ሰራተኛ አቅም ደግሞ ይህ ነገር የሚሸፈን አይሆንም ማለት ነው። እኛ አቅማችን በላይ ሲሆን ተበድረን መሸፈን ስንሞክር ቀስ ብሎ ልጅ ይመጣል ልጅ ሲመጣ ደግሞ ለልጅ የሚያስፈልጉ መሰረታዊ የሚባሉ ነገሮችን ማሟላት ጥያቄ ይሆንብናል ማለት ነው። በዚህም ምክንያት እንደ መንግስት ሰራተኛ የምናገኘው ገንዘብ እንኳን ለራሳችን አይደለም እንኳን ለቤተሰቦቻችን አይደለም ለራሳችን እንኳን የማይሆን በመሆኑ ከመንግስት ስራ ይልቅ ፊታችንን ወደ ግል ዘርፍ ወይም ራሳችን ካምፓኒ ወደ መፍጠር ብንሰማራ የተሻለ አዋጭነት ይኖረዋል ማለት ነው። ምክንያቱም በግሉ ዘርፍ ለምሳሌ መጀመሪያ አካባቢ በግላችን የግላችንን ስራ የምንጀምር ከሆነ ቻሌንጁ አስቸጋሪ ሊሆን ተግዳሮቱ ሊበዛብን ይችላል አዲስ ሲስተም ነው የምንሰራው አዲስ ስርዓት ነው የምንሰራው ምክንያቱም የተሰራ ስርዓት የለም ማለት ነው። አዲስ ስርዓት ስንሰራ ለመጀመሪያ አካባቢ ሊከብዱ ይችላል ቀስ በቀስ ግን ሲስተም ከሰራን በኋላ ነገሮቹ ይቀላሉ የምናገኘው ገቢ ደግሞ ከፍተኛ ወይም ከመንግስት ሰራተኛ ጋር የማይነጻጸር ከፍተኛ የሆነ ገቢ እናገኛለን ማለት ነው። በዚህ ምክንያት ሰራተኛ ስንሆን የግላችን ብንሰራ መልካም ነው።

መስኮት ይላል መስኮት እንግዲህ አንድ ቤት በሚሰራበት ሰዓት ማስተንፈሻ ማስታገሻ የሚሆን ከጀርባ በኩል የሚተው ከበሩ በተጨማሪ አየር የሚገባበት ብርሃን የሚገባበት እና ለኛም እንደ ተጨማሪ መውጫና መግቢያ የአዳጋ ጊዜ መውጫና መግቢያ ልንጠቀምበት የምንችለው ክፍት ቦታ ቤታችን ውስጥ ያለ ክፍት መሿለኪያ መስኮት እንለዋለን ማለት ነው። እንግዲህ ስለ ቤት ስናወራ የተለያዩ የቤት አይነቶች አሉ። የተለያዩ የቤት አይነቶች አሉ ስለእነሱ የቤት አይነቶች መናገር ያስፈልጋል ማለት ነው። ምክንያቱም ስለ መስኮት ስናዋራ ለተለያዩ የቤት አይነቶች የተለያዩ መስኮቶች የመስኮት አይነቶች ስላሉ ስለሱ ማውራት ግድ ነው ማለት ነው። እና ከተለያዩ ቤት አይነቶች መካከል የብሎኬት ቤት እና የጭቃ ቤት ብለን ለሁለት መክፈል እንችላለን። የብሎኬት ቤት ሚባለው ብሎኬቶችን በመጀመሪያ ቤቱን ለመስራት ቁፋሮ ያስፈልጋል ያው የብሎኬት ቤት ሲሆን ምናልባትም ቪላ ቤት ነው ወይስ ጂፕላስ ፕላስ ፎቅ ቤቶች ነው ብለን በሁለት መክፈል እንችላለን። ፎቅ የሚሆን ከሆነ እና ቪላ ቤት የሚሆን ከሆነ የተለያየ ትርጉም ስላለው ፎቅ ሚሆን ከሆነ መሰረቱን በምንጥልበት ሰዓት። ፋውንዴሽን ሚባል ወይም መሰረት ሚባል ነገር ስላለው። እሱን እና እሱን እንጥላለን ፋውንዴሽን ፋውንዴሽን ማለት ቤቱ የሚቆሙበት መሰረት ከመሬት በታች የሚቆፈርና እዛ ጋር የሚቀመጥ ነገር ይሆናል ማለት ነው። ከዛ ውጪ ግን ቪላ ከሆነ ፋውንዴሽን አይኖረውም ማለት ነው። ማሰኖር የሆነ እንትን ነው የምንዋጣው ከታች በዛ መሰረት እንሰራዋለን። ስለዚህ የብሎኬት ቤት ስናወራ ፎቅና የመሬት ቤት ብለን በሁለት እንከፍላለን የመሬት ከሆነ የመሬት ከሆነ ከመሰረቱን ካወጠን በኋላ ቢም እንሰራለን። ከዛ ጎን ለጎን ከቢሙ ጎን ለጎን ደግሞ ኮረት ሚባለውን እንሞላለን ወይም ወለሉን በኮረት እንሞላለን ማለት ነው። ያ ኮረት ከሞላን በኋላ ኮረቱን ከሞላን በኋላ ምን እናደረጋለን? በኮንክሪት ይሞላል ይለሰለሳል። ሌሎች እነዚህ ሴፊቲ ታንኮችም ይሰራሉ። ከዛ በኋላ ኮለኑን እናወጣለን ኮሎኑን ከዋጣን በኋላ ደግሞ ብሎኬቱን እንደረድራለን ማለት ነው። ብሎኬት ደርድረን ዙሪያውን እና ፓርቲሽኖችን ከለየን በኋላ በዚህ ሰዓት ብሎኬት በሚደረድርበት ሰዓት ለመስኮት አስፈላጊ የሆኑ ክፍት ቦታዎችን መተው አለብን። ስለዚህ ስለ መስኮት ስናወራ ትኩረት ማድረግ ያለብን መቼ ሰዓት ነው ማለት ነው ብሎኬቱ በሚደረድበት ሰዓት ነው ማለት ነው። ያው መጀመሪያ ላይ ስራው ከመሰራቱ በፊት ዲዛይን ይሰራል የህንጻው ዲዛይን ይሰራል። ህንፃው ዲዛይን ላይ መስኮቶቹና በሮቹ የት የት ቦታ ላይ እንደተቀመጡ በግልጽ ያሳያል ማለት ነው። ከመሬት ወደ ላይ ያለው ርቀት ከወለሉ ማለት ነው። ከጎን ያለው ርቀት መስኮቱ ሚገኝበት ቦታ የት ላይ ነው የሚለውን በግልጽ ይቀመጣሉ በዲዛይኑ መሰረት የመስኮቶችን ቦታ ሳንደረድር ብሎኬት ሳንደረድር እናልፋቸዋለን ማለት ነው። እና በዚህ መሰረት በዚህ መሰረት መስኮቶች ላይ የብሎኬት ቤት መስኮቶች ክፍት ይተውና መጨረሻ ላይ በብረት በአልሙንየም መስኮት ወይም የእንጨት መስኮት ልንሰራለት እንችላለን ማለት ነው። አሁን አሁን ግን ለብሎኬት ቤቶች የተለመዱ የእን እንትኖች አሉ። የተለመዱ የአሉሙንየም መስኮቶች አሉና አሉምኔም ፍሬሞችን ከገጠምን በኋላ ከውስጥ መስታወት እንገጥማለን ማለት ነው። እና በዛ መንገድ እናዘጋጃቸዋለን እንገጥማቸዋለን። ስለ ጭቃ ቤት ስናዋራ ተመሳሳይ ነው ጭቃ ቤት ጋር የተለመደው ምንድነው? በእንጨት ነው የሚሰራው እንጨቱን ከገረገድን በኋላ በጭቃ ይመረጋል። ነገር ግን የመስኮት ቦታዎች በተመሳሳይ የእንጨቱ በሚገረገድበት ሰዓት እንጨቶቹን እየቆረጥን መስኮት በሚያስፈልግ በሚያስፈልጋቸው አካባቢዎች እንጨቶችን እየቆረጥን እናስቀምጣቸዋለን ማለት ነው ክፍት እንተወዋለን የጭቃ የመስኮት ቦታውን ማለት ነው። በዛ መንገድ መስኮቱን ከእንጨት ወይም ከቆርቆሮ ሊሰራ ይችላል በዋናነት ግን ከእንጨት ነው ሚሰራው። ከአሉሚኒየም ሊሰራ ይችላል። በዚህ መንገድ መስኮቶችን ማዘጋጀት እና መስራት እንችላለን

ወር ይላል ወር የሚለው ቃል ሳላሳ ቀናትን የያዘ። ነገር ወር እንለዋለን በውስጡ ሳላሳ ቀናትን የያዘ ወር እንለዋለን። እንግዲህ በአንድ አመት ውስጥ አስራ ሁለት ወራት ይኖራሉ። ይሄ እነዚህ አስራ ሁለት ወራት በግሪጎሪያን ካሌንደር ሲሆን በኢትዮጵያን ካሌንደር አስራ ሶስት ወራት ነው የሚይዘው ማለት ነው። አንድ ወር የሚባል አንድ አመት የሚባለው። እነዚህ አስራ ሶስት ወራት የሆነበት ምክንያት በኢትዮጵያ አቆጣጠር ጳግሜ የምትባል አንድ ተጨማሪ ወር ስላለች። ጳግሜ ውስጥ አምስት ወይም ስድስት ቀን ሊኖር ይችላል ከአራት አመት አንዴ ስድስት ቀን ይሆናል። ከ ከዛ ውጪ አምስት ነው ማለት ነው። እና እነዚህ እነዚህ ወራት እነዚህ ወሮች መዘርዘር እንችላለን በእንግሊዘኛውም በአማርኛውም የወሮችን ብዛት እናወራለን። በግሪጎሪያን ካሌንደር እንግዲህ ወር የሚጀምረው ጥር ላይ ነው። ጥር ላይ የሚጀምረው የአመት የሚቀየረው ወይም አዲስ ዘመን የሚገባው በጥር ነው በጉሪጉርያን ካሌንደር ማለት ነው። ስለዚህ ወሩን አንድ ብለው የሚጀምሩት ጥር ላይ ነው። ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ መስከረም ጥቅምት ህዳር ታህሳስ ብለው ተሳሳት የመጨረሻ ዘመን የሚለወጥበት ወይም አዲስ አመት የሚገባበት የመጨረሻው ወራቸው ታህሳስ ነው በፈረንጆች አቆጣጠር ወይም ግሪጎሪያን ካሌንደር ማለት ነው። በሌላ በኩል በሌላ በኩል በኢትዮጵያን አቆጣጠር አስራሶስት ወራት አሉ ብያችኋለሁ። እነዚህ አስራሶስት ወራት የሚባሉትን ከመስከረም ጀምሮ ያው መስከረም በኢትዮጵያ አቆጣጠር አዲስ አመት የሚገባበት ወይም ዘመን የሚለወጥበት የመጀመሪያው ወር መስከረም ነው ማለት ነው። ከመስከረም ጀምሮ እስከ ጳጉሜ ድረስ ያሉ ወራትን እንደሚከተለው ዘረዝራለሁ። መስከረም የመጀመሪያው ወር አለ። ጥቅምት ህዳር እነዚህ ሶስት ወራት ጸደይ በመባል የሚታወቅ ወር ነው መስከረም ጥቅም ትዳር ማለት ነው። ይሄ ይህ ወር ደግሞ እሸቱ የሚደርስበት የተዘራው አዝመራው የሚያፈራበትና እሸት መበላት የሚጀመርበት ወቅት ነው። ጸደይ የሚባለው እነዚህን መስከረም ጥቅምት እና ህዳር ናቸው ማለት ነው። ሌላ ደግሞ ታህሳስ ጥርና የካቲት በጋ የሚባለው ወር ነው። በጋ የሚባለው የተዘራው ነገር አፍርቶ ምርቱ የሚታጨድበት የሚሰበሰብበት ወደ ጎተራ የሚገባበት ወቅት በጋ ወይም ታህሳስ ጥርና ይካተት የሚባለው ወቅት ነው ማለት ነው። በዚህ ወቅት ሰዎች በጣም ስራ ይበዛባችኋል ያመረቱትን ነገር የዘሩትን ነገር ፍሬ አፍርቶ ወደ ቤት የሚያስገቡበት የሚሰበስቡበት ወቅት ስለሆነ ሰዎች በሚዘገዩበት ሰዓት ምርቱ የሚበተንበት እና የሚፈስበት አጋጣሚ ስላለ በችኮላና በጥድፊያ ስራዎችን ይሰራሉ። አዝመራቸውን ይሰበስባሉ ማለት ነው። በዚህ ወቅት አርሶ አደሮቹ ስራ የሚበዛባቸው በተለይ ታህሳስ እና ጥር ላይ በተለይ ታህሳስ በጣም ስራ የሚበዛበት ወቅት ነው ማለት ነው። እና ታሳስ ጥር የካቲት በጋ የሚባለው ወቅት ነው። መጋቢት ሚያዝያና ግንቦት በልግ የሚባለው መጋቢት ሚያዝያና ግንቦት በልግ የሚባለው ወቅት ነው። በዚህ ወቅት እርሻ የሚጀመርበት እንደገና ሁለተኛ ዙር እርሻ የሚዘመርበት የሚጀመርበት ወቅት በመሆኑ ሰዎች ድፍን የሚባለውን መሬት የሚያርሱበትና የሚዘጋጁበት ወቅት ነው። በተለይ ዝናብ ከዘነበ መሬቱ ቀላል ስለሚሆን እርሻ ይጀምራሉ ለ ለሰኔ ላይና ሀምሌ ላይ ለሚዘረው እንትን መሬቱን ያለሰልሳሉ በልግ ይባላል ማለት ነው። የቀሩት ደግሞ ሰኔ ሀምሌና ነሀሴ እንዲሁም ጳጉሜ ናቸው። ሰኔ ሀምሌ ነሀሴ እንዲሁም ጳጉሜ ናቸው። ሰኔ ዘር የሚዘራበት ወቅት ነው። ዘር የሚዘራበት ወቅት ነው። እንግዲህ ግንቦት ላይ እና መጋቢት ላይ የታረሰው መሬት ሰኔ ላይ ለዘር ዝግጁ ሆኖ ዘር ይዘራበታል ማለት ነው። ዘሩ ከተዘራ በኋላ ዘር ከተዘራ በኋላ ሀምሌና ነሀሴ ላይ ይበቅልና አረምና እና ቁጥቋጦ የሚባለው ይቀረዋል ማለት ነው። በዚህ መንገድ ወሮች በአመት ውስጥ ያሉ ወሮች የራሳቸው ጥቅም አላቸው። ጳጉም እየቀረችው አምስት ቀን አለች

ሻይ ይላሉ ሻይ አቻ የእንግሊዘኛ ትርጉሙ ቲ የሚል ሲሆን ሻይ የሚሰራው ከስኳር ከሻይ ቅጠልና ከውሃ ነው ማለት ነው። እንዲሁም ተጨማሪ የሻይ ቅመሞችን ተጠቅመን የሻይ ቃናውን ወይም ጣዕምናውን ቆንጆ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ ስለ ሻይ ስናወራ ስለ ሻይ ስናወራ በዋናነት የዝንጅብል ሻይ ወደ አእምሮአችን ይመጣል የብርቱካን ሻይ የሻይ ቅመም ያለው ሻይ ብለን መከፋፈል እንችላለን ማለት ነው። እና ሻይ በተለያዩ የአለም ሀገራት በጣም የተለመደና የሚወደድ የመጠጥ አይነት ነው። ትኩስ መጠጥ በመሆኑ ምክንያት ቅዝቃዜው ሲጨምር ራሳችንን ለማሞቅ ቅዝቃዜው ሲጨምር ራሳችንን ከሙቀቱ ለመከላከል ሻይ እንጠጣለን ማለት ነው። ነገር ግን ሳይንስ እንደሚለው ሻይ መጠጣት ሙቅ ነገር በብርድ ሰዓት መጠቀም ሰውነታችን ውስጥ ያለውን የብርድ መጠኑ ይጨምራል እንጂ አይቀንስም የሚል እንትኔው ይነገራል ማለት ነው። የዚህ ደግሞ ምክንያቱ ምንድነው? ብርድ ማለት የሰውነታችን ሙቀት ከውጨኛው ሙቀት ሲበልጥ ነው ብርድ የሚባለው ይባላል። ሙቀት ማለት ደግሞ ከሰውነታችን ሙቀት የአየር ንብረቱ ወይም የአካባቢ የአካባቢው ሙቀት የሚበልጥ ከሆነ ይሞቃል እንላለን ይባላል። እና ያ ማለት ምን ማለት ነው? በተለይ ሻይ በምንጠጣበት ሰዓት ሻይ በምንጠጣበት ሰዓት ምንድነው? የሰውነታችን ሙቀት ከአካባቢው ሙቀት የበለጠ እየጨመረ ይሄዳል ማለት ነው። ስለዚህ የሰውነታችን ሙቀት ጨመረ ማለት የአካባቢው አየር ጋር ሲነጻጸር ልዩነቱ ይጨምራል ማለት ነው። ስለዚህ ብርዱ የበለጠ ሊጨምርብን ይችላል ማለት ነው። ሊጨምርብን ይችላል ነገር ግን የአካባቢው አየር ከሰውነታችን ጋር ተመጣጣኝ ከሆነ ተመጣጣኝ የሚባል የአየር ሙቀት የአየር ሁኔታ ነው ማለት እንችላለን። በተቻለ መጠን አካባቢው ላይ ያለው የሙቀት መጠን ከሰውነታችን በትንሽ መጠን ያነሰ ቢሆን ይመረጣል ይባላል ያነሰ ቢሆን ይመረጣል። ምክንያቱም ሰውነታችን ላይ ልብስ ስለምንለብስ ይህ ልብስ ተጨማሪ ሙቀት ስለሚሰጠን የአካባቢው አየር የሙቀት መጠኑ በትንሽም ቢሆን ዝቅ ቢል የተሻለ ነው ይባላል። እና ሻይ መጠጣት ሻይ መጠጣት ሰውነታችን ላይ ያለውን የሙቀት መጠን ይጨምረዋል ነገር ግን ሰውነታችን ሊበርደን የብርድ ስሜት ሊሰማን ይችላል ማለት ነው። እና ስለ ሻይ ስናወራ የተለያዩ የሻይ አይነቶች አሉ። ከእነዚህ ሻይ አይነቶች መካከል የዝንጅብል ሻይ የቀረፋ ሻይ የብርቱካን ሻይ እና የሎሚ ሻይ ብለን መከፋፈል እንችላለን። የዝንጅብል ሻይ እንግዲህ በተለይ ከመተንፈሻ አካላት ጋር ተያይዞ ለሚመጡ ችግሮች ትልቅ መፍትሄ አለው ከሚባለው ከሚባሉ ነገሮች መካከል የዝንጅብል ሻይ መጠቀም ነው። ወይም ቅሽር የምንለው አለን ያው ታመሳሳይ ነው ቅሽርም ዝንጅብል ሻይም የሚሰራው ከዝንጅብል ነው። ነገር ግን ቅሽር ከሆነ ሁለቱ ልዩነት ምንድነው? ቅሽር ከሆነ ከዝንጅብሉ ዱቄት ነው የሚሰራው ከዝንጅብሉ ዱቄት ነው የሚሰራው የዝንጅብል ዱቄት የዝንጅብል ዱቄት ሙሉ ለሙሉ እንጠቀማለን በት የዝንጅብል ሻይ ምን የሚሆን ከሆነ ግን ኖርማል ሻዩ አለ ከዛ ዝንጅብሉን ቆራርጠን ሻዩ ላይ እንጨምራለን ማለት ነው። እና የዝንጅብል ዱቄት ወይም የቀሸር የሚባለው የዝንጅብል መጠኑ ከፍተኛ ስለሆነ ዝንጅብል መጠን በከፍተኛ ሁኔታ የምንፈልግ ከሆነ ቅሽር እንጠቀማለን። ነገር ግን የዝንጅብል ኮንቴንቱ ዝቅ ያለ የምንፈልግ ከሆነ ደግሞ የዝንጅብል ሻይ እንጠቀማለን ማለት ነው። እና በዚህ መንገድ የዝንጅብል ሻይ በጣም ተመራጭ እና ለጉንፋን ለሳይነስ እንዲሁም ከመተንፈሻ አካላት ጋር ተያይዞ ለሚመጡ በሽታዎች በሙሉ ፍቱን መፍትሄ ነው። የሚባል ሻይ ነው። ሌላ ከዚህ በተጨማሪ የብርቱካን ሻይ አለ። የብርቱካን ሻይ ከብርቱካን ጭማቂ የተዘጋጁ የብርቱካን ዱቄቶች አሉ እነዛን ዱቄቶች በመጠቀም ሻው ላይ በመጨመር እንደ ሻይ አፍልተን ስንጠጣ ሙሉ ለሙሉ የብርቱካን ፍሌቨር ያለው ሻይ እንጠጣለን ማለት ነው። ግን እንደዚህ አይነት ሻዮች በተለይ ሃይሊ ፕሮሰስድ የሆኑ ነገሮችን በተደጋጋሚ መጠቀም ለጤናችን መጥፎ ነገር እንዳለው ሳይንስ በተደጋጋሚ ይናገራል ማለት ነው። ስለዚህ የብርቱካን ሻይ ደግሞ የሃይሊ ፕሮሰስድ የሆነ ዱቄት ነው የምንጠቀመው በዚህ ምክንያት ጎጂ ሊሆን ይችላል። ስለ ሻይ የነበረን